እሺ በቀጣይነት የምናገኘው ቃል አውቶቢስ የሚለውን ቃል ነው። አውቶቢስ ማለት ምን ማለት ነው። ብለን ስናይ አውቶቢስ ማለት እንግዲህ ከመጓጓዣ መሳሪያዎች ወይንም ደግሞ ነገሮች አንዱ ነው። ይህ አውቶቢስ ምን አይነት ቅርጽ ይኖረዋል ስንል ሾጣጣ ሆኖ በውስጡ የተለያዩ ወንበሮችን የያዘ ነው እና ከሌሎቹ የመጓጓዣ መኪኖች ለየት የሚያደርገው ትንሽ በዛ ያሉ የሆነ የመሳፈሪያ ወንበሮች አሉት። ለምሳሌ አንድ አውቶቢስ ሰላሳ ሰው ሊይዝ ይችላል ሰላሳ ሁለት ሰው የሚይዝ አውቶቢስ አለ። እና እነዚህ አውቶቢስ እንግዲህ በዛ ያለ ሰው ይዘው ነው የሚንቀሳቀሱት። ያው በሀገራችንም በተለያዩ ቦታዎች ላይ አውቶቢሶችን ስንገለገልባቸው እናስተውላለን ለምሳሌ ከቦታ ቦታ ለመንቀሳቀስ ከአንደኛው ከተማ ወደ ሌላኛው ከተማ ለመንቀሳቀስ ስንፈልግ አውቶቢሶች ናቸው ያው በብዛት የሚሰሩት። በተለይ ትንሽ ራቅ ያለ ከተማ ከሆነ አውቶቢሶች ይሰራሉ እንዲሁም ያው ወደ ገጠር ከተማ ወይንም ደግሞ ቀለል ወዳለ ከተማ ለመንቀሳቀስ የሚያገለግለን ይህ አውቶቢስ ነው እንግዲህ አውቶቢስ እንዳልኩት በጣም ብዙ ሰው ነው የሚይዘው ከሰላሳ ሁለት ሰላሳ ሶስት አካባቢ የሆነ ሰው በአንዴ ማስተናገድ ይችላል። ያው የአውቶቢሱን ሞተር ስናየው ትንሽ ተለቅ ያለ ነው። ያው የሞተሩም ክዳን በጣም ሰፊ ከመሆኑ አንፃር ያው ከሹፌሩ ጎን እና ከፊት በኩል ባለው ተሳፋሪ ጎን መሃል ላይ ይዘረጋል ማለት ነው። ይህ የሞተሩ ክፍል ወይንም ደግሞ ከታች ሆኖ ያው ክዳን አለው ማለት ነው ያው የሞተሩ ክዳና የሚሆነው ስለዚህ ማንኛውም አውቶቢስ ላይ ከፊት በኩል ዳር ላይ በሹፌሩ ተቃራኒ አንድ ወንበር ነው የሚኖረው የአንድ ሰው ማስቀመጫ ከዛም አንድ ቀጥታ ወደኋላ ደግሞ እንደገና የአንድ ሰው ማስቀመጫ ኖሮ ከዛ ቦኋላ በር ነው የሚሆነው ማለት ነው። ያው በበሩ አቅጣጫ ሌላ ወንበር ይኖራል ብዙ ጊዜ ያው አውቶቢሶች የሞተሩ ክዳን ላይ በጣም ሰፊ ስለሆነ እዛ ላይ ሰው የመጫን ነገር አለ። ያው ትንሽ ግን ለጉዞ ብዙ አይመችም ያው እኛ ሀገር ላይ ሰው ይጭኑበታል ያንን ቦታ አና ያው ረጅም መንገድ በተጓዛው ቁጥር ትንሽ ይሞቃል ያው የሞተሩ ሙቀት ደግሞ ወደዛ ይመጣል ማለት ነው። ያቺ ቦታ ትንሽ ትሞቃለች ሌላው ነገር እንግዲህ ያው አውቶቢስ ከኋላ መቀመጫ ስንቀመጥ በጣም ያንገጫግጫል ለአቀማመጥ አይመችም። አይመከርምም ያው ረጅም ሪቀት ሲኬድ አንዳንዴ የሚያንዘጋጅጠው ወይንም ደግሞ በጣም ምቾት የለውም። ሌላው ምንድነው ያው አውቶቢስ ጥቅሙ በጣም ብዙ ሰው መያዙ ነው። ፍጥነቱ ያው ከሌሎች መኪኖች ትንሽ ቀንስ ያለ ነው። ያው ትንሽ ወደኋላ የመቅረት አይነት ነገር አለው። ሌላው እንግዲህ ከአውቶቢስ ክፍል ውስጥ በጣም የሚገርመኝ ክላክሱ ነው። ያው ክላክሱ እንግዲህ በአደጋ ወይንም ደግሞ ለማስጠንቀቂያ የሚያሰሙት ድምጽ ነው። ክላክስ የሚባለው ክላክስ በሹፌሩ ነው የሚመራው የራሱ የሆነ ማዘዣ አለው ያቺን ማዘዣ ሲነካት ድምጽ ነው የሚያወጣው እንግዲህ የዚህ የአውቶቢስ ላይ የሚገጠሙት የክላክስ ወይንም ድምጾች በጣም ለየት ያለ ነው እና ረጅም ርቀት ይሰማል። ያ ድምጽ ሌላው እንግዲህ ያው አንዳንዴ በቅርብ ርቀት ላይም ሊሰራ ይችላል ማለት በቅርብ ከተሞች ርቀት ላይም ሊሰራ ይችላል። ግን ያንን ነገር የሚሰራው እንዴት ነው ለምሳሌ ከተማው ከዛኛው ከተማ ጋር የሚያገናኘው ወጥ የሆነ አስፋልት ከሌለ አውቶቢሶች ይገባሉ ማለት ነው እዛ አውቶቢሶች ይሰራሉ። ይሄ ከታክሲ ምናምን ይልቅ አውቶቢስ ይሰራል ማለት ነው። ያን ቦታ ምክንያቱም ያው ቦታው ብዙ አመቺ ስላልሆነ አዉቶቢሶች ያንን ነገር ይሰሩታል ወይንም እዛ ይሄዳሉ። ሌላው ያው አውቶቢስ እንደ ታክሲም ያገለግላል በተለይ አዲስ አበባ ውስጥ ያው በስፋት እናያለን። የከተማ አውቶቢስ በመባል የሚታወቁት የተለያዩ አውቶቢሶች ስያሜ አሉ

እሺ ቀጣዩ የምናወራበት ርዕስ ወይም የማወራበት ድረ ገጽ ይሰኛል ድረ ገጽ ማለት እንግዲህ ምን ማለት ነው የሚለውን ነገር ስናይ። ድረ ገጽ ማለት የአንድ ነገር የሚለቀቅበት መረጃ የምናይበት ቦታ ማለት ነው። ለምሳሌ የተለያየ ማህበራዊ ድረገጽ የሚባሉ ነገሮች አሉ ወይንም ደግሞ የምንጠቀምባቸው ነገሮች አሉ። እነዚህ እንግዲህ ያው ከስያሜው ማህበራዊ ድረ ገጽ የሚለውን ነገር ስናይ በተለያየ ማህበረሰቡ ውስጥ ነገር የተደረገ ነገር አዲስ የተፈጠረ ነገር ሊሆን ይችላል ክንውን ሊሆን ይችላል። ወይንም ደግሞ ሰዎች አዳዲስ ነገሮች የፈጠሯቸው ነገሮች ሊሆኑ ይችላሉ። በአጠቃላይ መረጃዎችን እዛ ላይ የሚለጠፉበት በምስልም ይሆናል ወይ በድምጽም ሊሆን ይችላል በጽሁፍ አማካኝነትም ሊሆን ይችላል መረጃዎች እዛ ላይ የሚለጠፉበት ሁኔታ ነው። ያው ማህበራዊ ድረ ገጽ ላይ እንግዲህ የተለያዩ የሆነ የሚዲያዎች ሊኖሩ ይችላሉ ከዛ በተጨማሪ ደግሞ ያው ግለሰቦች የራሳቸው የሆነ የግል በግል ተመዝግበው ሊጠቀሙበት ይችላሉ። የግል አካውንት ይባላል ያው አካውንት የሚለው ባለቤትነትን የሚያሳየው። ሰዎች በዛ ስር እየገቡ እንግዲህ የሚፈልጉትን መረጃ ይለቃሉ ሌሎች ሰዎችን እንዲያዩዋቸው እንዲያነቧቸው እንዲከታተሏቸው ነው ያንን ነገር። እኛ ደግሞ ያው ያንን ከፍተን ስንገባ ወይንም ደግሞ የምፈልገውን ነገር በዛ ዙሪያ ላይ መረጃ ለማግኘት ስንፈልግ ያንን እንግዲህ ስንፈልግ ምንድነው ያን ነክተን ርዕሱን ጽፈን ፈልግ እንለዋለን ያንን ነገር ያመጣልናል ማለት ነው። በዛ አማካኝነት የተለያዩ መረጃዎችን እንለዋወጥበታለን ከዛ ከመረጃነት ባለፈ ያው እንደ ማስተማሪያም ነገር ናቸው። እንደ እንደየአጠቃቀማችን ነው የነገር የሚለያየው። የተለያዩ ትምህርታዊ ዝግጅቶችንም የሚለቁ ሰዎች አሉ እንግዲህ ያንን ነገር የሚፈልግ ሰው ደግሞ እነሱን ፈልጎ ይከታተላል ማለት ነው። እነዚህ ትምህርታዊ ዝግጅቶች መደበኛ ትምህርት ሊሆን ይችላል ወይንም ደግሞ ኢ መደበኛ የሆነ ትምህርትም ሊሆን ይችላል። ያው ሁሉም አይነት ነገር አለ አንዳንድ ጊዜ የሃይማኖታዊ ትምህርቶችም እዛ ላይ የሚለቀቁበት ሁኔታ ሁኔታ አለ። የየራሳቸው የሆነ ሚዲያ ይኖራቸዋል ወይንም ደግሞ ያን የሚያስተላልፉበት ስያሜ ይኖራቸዋል ያው ስያሜያቸውን በመፈለግ ያንን እንከታተላለን። ከዛ ሰዎች እንግዲህ እዚህ ማህበራዊ ድረ ገጽ ላይ ወይንም ደግሞ እዚህ ድረ ገጽ ላይ ገብተው ሌሎች ሰዎች ደግሞ ምንድነው ለምሳሌ የሚመቻቸውን ሀሳብ የሚለብቁ ወይንም የሚመቻቸውን አይነት መረጃ የሚያስተላልፉ ሰዎችን ይከተላሉ ማለት ነው። እንግዲህ እነዛን ያው መከተላቸውን በተለያዩ እዛው ላይ በተቀመጡ መተግበሪያዎች ይገልጻሉ ማለት ነው። እንግዲህ በዛም አማካኝነት የተለያየ እንደዚህ ሶሻል ሚዲያ ላይ ወይንም እንደዚህ ገጽ ላይ ብለን ይሄ ማህበራዊ ድረ ገጽ ላይ ሰዎች ገንዘብን ይሰራሉ። በዋናነት እንግዲህ በሰፊው ይዞ የሚገኘው ይህ የገንዘብ መስሪያ ዋናው ቲክቶክ ዋና ዩቲዩብ ብለን የምንጠራው ገጽ ነው። ዩቲዩብ እንግዲህ ያው በቀን ውስጥ በጣም ብዙ መረጃዎች የሚለቀቁበት ቦታ ነው። እንግዲህ ይህ ገንዘብ ክፍያ የሚፈጸመው ሰዎች የሚለቁትን መረጃ ምን ያህል ሰው አይቶታል ወይንም ደግሞ ለምን ያህል ሰው ተጠቅሞታል ምን ያህል ሰው ተጠቃሚ ነው በዚህ መረጃ የሚለውን ነገር ያያል ማለት ነው። ስለዚህ አንደኛው ያው ሰዎች ባዩት መጠን ነው። ሁለተኛው ነገር ደግሞ ሰዎች ያንን ነገር ምን ያህል ሰው ያን ነገር ሀሳቡን ተጋርቼዋለሁ ብሎ ያን ነገር ምን ያህል ሰው ወዶታል የሚለውን ነገር ነው። ይሄ ላይክ ሰብስክራይብ የሚባለው ነገር እንግዲህ እነዚህ ያው ወድጄዋለሁ ተከትዬዋለሁ ጠቃሚ ነው ብሎ የሚሰጠው አስተያየት እንደማለት ነው። ሌላው ያው ሰዎች ደግሞ ከስር እየገቡ አስተያየት ይጽፋሉ የአስተያየት መስጫም ቦታ አለ

እሺ ቀጣዩን እንግዲህ ርዕስ የምናገኘው ማክሰኞ ይላል ማክሰኞ ማለት እንግዲህ ከሰባቱ ቀናት አንድ የቀን ስያሜ ነው። ይህን ማክሰኞ ሁለተኛ ከሳምንቱ ሁለተኛ ቀን ላይ እናገኘዋለን። እንግዲህ ሰኞ የመጀመሪያ ቀን ነው ካለን ማክሰኞ ሁለተኛ ቀን ነው ማለት ነው። ሌላው ሶስተኛ ቀን እሮብ ነው የሚሆነው። አራተኛ ቀን ደግሞ ሀሙስ ይሆናል ማለት ነው። አምስተኛ ቀን ሀሙስ አርብ ነው ማለት ነው። ስድስተኛ ቀን ቅዳሜ ይሁንና ሰባተኛ ቀን እሁድ ይሆናል ማለት ነው። እንግዲህ ማክሰኞን ስናይ ከበሰኞና በእሮብ መካከል የምናገኘው ቀን ነው። ይህ ቀን ሁለተኛ ቀን በመባል ይታወቃል ማክሰኞን እንግዲህ በአንድ ወር ውስጥ ስንት ጊዜ ልናገኘው እንችላለን ወይንም በአንድ ወር ውስጥ ያው አንድ ወር ውስጥ አንድ ወር ማለት አራት ሳምንት እንደማለት ይታወቃል። ያው ሃያ ስምንት ቀን ነው ሁለት ቀን ትርፍ ይኖረናል። እንግዲህ ማክሰኞን በአንድ ወር ውስጥ አራት ጊዜ የማግኘት እድሉ አለን ማለት ነው አንዳንዴ አምስት ሊሆን ይችላል። ይቺ ሁለተኛዋ ቀን እዛ ላይ ከዋለች ማለት ነው። እና ማክሰኞን በወር ውስጥ አራቴ እናገኘዋለን። ወደ አመት ስናመጣው ዳንኤል አርሰኞ በአንድ አመት ውስጥ ስንት ጊዜ ስያሜ ሊሰጠው ይችላል የሚለውን ነገር ስናሰላ እንግዲህ በወር ውስጥ አራቴ ከሆነ በአንድ አመት ውስጥ አስራ ሁለት ወራት ከአምስት ቀን አስራ ሶስተኛዋ ወር አለች። ስለዚህ ያው አስራ ሶስተኛዋ ወር ላይ የማግኘት አጋጣሚያችን ከፍተኛ ነው። አምስት ወይም ስድስት ቀን ስለሚሆን ማለት ነው። በዛ መሰረት እንግዲህ ለአስራ ሶስት እናባዛዋለን ማለት ነው። አራትን በአስራ ሶስት አባዝተን የምናመጣው ቁጥር ማክሰኞ በአንድ አመት ውስጥ ይሰጠናል ማለት ነው። የምናገኘው ቀን ይሰጠናል ማለት ነው ያው በ እንደ እምነት ስናየው ደግሞ ያው ማክሰኞ የጾም ቀና አይደለም። በሌላ የጾም ዝግጅት ከሌለ በስተቀር ማክሰኞ ቀን የጾም አይደለም ያው የማክሰኞ ሮብና አርብ የጾም ቀናት ተብሎ ይታወቃሉ በኦርቶዶክስ አምነት። ሌሎቹ የሳምንት ቀኖች የጾም ቀን አይደሉም ማለት ነው። ይሄ በመደበኛ ጊዜ ነው በጾም ወቅት ላይ ሳይሆን ከ እንግዲህ ያው ማክሰኞን ከዚህ በተጨማሪ ይበቃናል እዚህ ላይ ካልን ስለማክሰኞ

እሺ ቀጣዩ የምናየው ቃል እንግዲህ ቀና ይሰኛል ቀና ማለት ምን ማለት ነው ስንል እንግዲህ አንድ ሰው የሚያደርገውን ነገር አይተህ የሆነ ስሜት ይፍጠርብህ። የመነሳሳት ስሜትም ሊሆን ይችላል ይህ ቀና የሚለው ቃል። በአዎንታዊ እና አሉታዊ ትርጉም አለው ሁለት አይነት ትርጉሞች ናቸው ያሉት አንደኛው ቀና ሲባል አንድ ሰው የሚያደርገውን ነገር አይተህ ከሱ እሱን በማየት በመነሳሳት ያንን ነገር ማድረግ ነው። ሌላኛው ደግሞ ለምን ያደርጋል ብሎ እንግዲህ በዛ ላይ መጥፎ ስሜት ያደረበት ሰውም ያው ቀና ይባላል ማለት ነው። ያው ቀና ይባላል እ ያው በዚህ አይነት መልኩ ማየት እንችላለን እንደየ አገባቡ ሁሉም ይለያያል። እዚህ ጋር ቃላቶችን ስንጠቀም የምንጠቀመው አንድ ላይ ያለው አረፍተ ነገር በጣም ወሳኝነት አለው። ለቃሉ እ ትርጉምም የሚሰጥልን ነገር ያ ነው። እንግዲህ የቃሉን ትርጉምም ደግሞ የሚቀይረው ወይም ደግሞ ሌላ ትርጉም እንዲኖረው የሚያደርገው አብረን ከምንጠቀመው አረፍተነገር ጋር ይወሰናል ማለት ነው። ይሄ ነው እንግዲህ ያው በአጭሩ

እሺ ቀጣይ ቃል ብርቱካን ይሰኛል። ብርቱካን እንግዲህ ከፍራፍሬ አይነቶች አንዱ የፍራፍሬ አይነት ነው። ይህ ብርቱካን የሚለው በውስጡ ቫይታሚን ሲ የሚባል ቫይታሚን የያዘ ነው። ስለዚህ ብርቱካንን ሰዎች ሲመገቡ በሽታ የመከላከል አቅማቸው በጣም ከፍተኛ ይሆናል። ብርቱካን እንግዲህ በቅርጹ ክብ የሆነ ፍሬ ነው ስለዚህ ሰዎች እንዲመገቡት በደንብ አዛለሁኝ።

በቀጣይነት ማጠፍ የሚለውን ቃል እናያለን ማጠፍ ማለት እንግዲህ አንድ ነገር መደረብ እንደመሆንም ይቆጠራል እንደየ ቃል አግባቡ ይለያያል ማለት ማለት ማጠፍ ሲባል ለምሳሌ አንድ ረዘም ያለን ነገር ከሁለት ማድረግ ወይንም ደግሞ በሁለት ከፍሎ አንድ ላይ ማድረግም ሊሆን ይችላል ማጠፍ ይባላል። ለምሳሌ ያህል አንድ ሰው ምንጣፍ ቢኖረው ያንን ምንጣፍ ከ ካነጠፈ በኋላ አንጥፎ ከተቀመጠበት በኋላ ለምሳሌ ልክ ሲነሳ ምንጣፉን እጠፈው ይባላል ያ ምንጣፉን እጠፈው ሲሆን ያንን ምንጣፍ አንድ ላይ ይደራርበዋል ማለት ነው። አንድ ላይ ደራርቦ ስብስብ አድርጎ ያነሳዋል ማለት ነው። ያ እንግዲህ ማጠፍ ይባላል ሌላው ነገር ደግሞ ማጠፍ ስንል ደግሞ ማባዛትም ሊሆን ይችላል። ለምሳሌ በሁለት አጥፈህ ያዘው ሲባል ለሂሳብ ላይ ሲሆን የነገር በተለይ ሂሳብ ላይ ሲሆን ብሩ በሁለት ይታጠፋል ሲባል ምን ማለት ነው ለሁለት ይባዛል እንደማለት ነው? ስለዚህ እንደተሰጠው ቁጥር ነው እዚህ ጋር ለምሳሌ በሶስት ይሄንን እንግዲህ ለሶስት አጥፈህ መያዝ ነው ሲባል የተሰጠውን ቁጥር አስር ከሆነ አስር ሲባዛ በሶስት ማለት ነው ሰላሳ ይሰጠናል። ስለዚህ ሶስት ጊዜ ታጠፈ ይባላል። ይህንንም ቃል እንግዲህ እዚህ ላይ መጠቀም እና ማባዛት ማለትም እንችላለን ማለት ነው። ማጠፍ የሚለው ቃል እንግዲህ እንደ የአገባቡ ይወሰናል ለምሳሌ ፀጉሬን አጥፌ አስያዝኩት ከተባለ ካለች አንድ ሴት አጥፌ አስያዝኩት ስትል ምን ማለት ነው ፀጉሯን ሰብስባ አንድ ላይ አድርጋ አስያዘች እንደማለት ነው ያው ወደ ታች የሚወርድ ፀጉር የለም ማለት ነው። ያው አንዳንዴ ያው ትምህርት ቤቶች አካባቢ ላይም እንደዚህ ይባላል አጥፋችሁ ፀጉራችሁን አጥፋችሁ አስይዙ ይባላል ያ ማለት ሰብስባችሁ አስይዙ እንደማለት ነው። ወደ ታች የሚወርድ ወይንም ደግሞ ረጅም ፀጉር ካለ ያንን ፀጉር አጣጥፋችሁ አንድ ቦታ ላይ ሰብስባችሁ አስይዙት እንደማለት ነው። ማጠፍ የሚለው ቃል እንግዲህ ያው በፀጉር ሲታይ ደግሞ መሰርሰብ የሚለውን ይሰጠናል ትርጓሜ ይሰጠናል ማለት ነው። ሌላው ደግሞ እንግዲህ የማጠፍ ተቃራኒ ለምሳሌ መዘርጋት ይሆናል። ከዛ ባለፈ እንግዲህ ያው ሰዎች በብዙ ሁኔታ ውስጥ ሆነው ወይንም ደግሞ እንደየ አረፍተ ነገራቸው አጠቃቀም ማጠፍን ይጠቀሙታል ለምሳሌ ያህል አናጺን ብንወስድ አናጺ ማለት የተለያዩ ነገሮችን የሚሰራ የሚጠግን ሰው እንደማለት ነው። በተለይ የጣራና ይሄ ከግንበኛ ጋር የተያያዘ ነገሮችን የሚሰራ ሰው ማለት ነው። ስለዚህ ይህ አናጺ እንግዲህ ሚስማሩን ማጠፍ አለብህ ብሎ ካወራ ሚስማሩን ከመታ በኋላ ከተወሰነ ሚዝማሩ በደንብ ሳይገባ ወደ ጎን የሚደረግበት ሁኔታ ነው ማለት ነው። ቀጥ ያለው ሚስማሩ ወደ ጎን እንዲተኛ የሚደረግበት ሁኔታ ምን ይባላል ማጠፍ ይባላል። ማለት ነው አንዳንዴ የታጠፈ ነው ተብሎ ሊጠቀስ ይችላል እዚህ ሚስማር ላይ ይሄ አገልግልም ታጥፏል ይላል ያ ማለት ሚስማሩ ተንጋዷል። አንድ ቦታ ላይ ወደሆነ አቅጣጫ ቀጥ ያለ አይደለም ወይንም ወደሆነ አቅጣጫ ተንጋዷል እንደማለት ነው። ለሚስማር ሲሆን ያው አናጺዎችም ወይንም እዚህ ሙያ ላይ ያሉ ሰዎች ይሄን ቃል በተደጋጋሚ ሊጠቀሙበት ይችላሉ። ሌላ ደግሞ ያው ማጠፍ የሚለው ለምሳሌ ፌሮም ማየት እንችላለን ፌሮን እንግዲህ እጠፍ ወይንም ደግሞ መታጠፍ ማጠፍ አለብህ ብሎ ሊል ይችላል። አንድ ሰራተኛ ወይንም አናጺ ወይ ግንበኛ ይሄ ለምንድነው የሚለው ፌሮ ቀጥ ያለ ፌሮውን ወደሚፈልገው ቅርጽ መቀየር ማለት ነው። ያ ማጠፍ ይባላል። ቀጥ ያለውን ነገር ወደሚፈልገው አይነት ቅርጽ ወደ ሌላ ቅርጽ መቀየር እንደማለት ነው። ስለዚህ ያው ማጠፍ እንደየአገባቡና እንደየራ አረፍተ ነገሩ አጠቃቀም ይለያያል ማለት ነው።

እሺ እንግዲህ አንድ አረፍተ ነገር ወይንም ደግሞ አንድ ትርጉም ያለው ነገር ጽሁፍ ተሰጥቶኛል መጀመሪያ ጽሁፉን በማንበብ እጀምራለሁ የአፈጻጸም ግምገማዬ ዛሬ ነው ትንሽ ትጉ ይሰማኛል ይላል አለቃዬ ከእኔ ጋር ይቀመጣል የማለፍ ሰባት ወራት ያለፉትን ሰባት ወራት እንገመግማለን ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ አዎንታዊ አስተያየት ተስፋ አደርጋለሁ። ግን ተገን የሆኑ ነገሮችን ሊኖሩ ይችላሉ አመሰግናለሁና አቃብ እቀበላለሁኝ ግቦች ለሚቀጥለው ጊዜ እዘጋጃለሁ የደሞዝ ጭማሪ ሊኖር ይችላል ወይም ምናልባት ምናልባት አዲስ ሚናዎች አዲስ ሚናዎች ይህ የእድገት እድል ነው ከእሱ ከእርሱ መማር እፈልጋለሁ ግልጽ ግንኙነት አስፈላጊ ነው በስራዬ ለማሻሻል ቆርጫለሁ ይላል። እንግዲህ ይህ ያነበብኩት አንቀጽ ያወ አነስ ያለ አንቀጽ ነው ይህ አንቀጽ በአጠቃላይ የሚያወራው አንድ ሰው ግምገማ እንደሚደረግ ነው ግምገማ እደረጋለሁኝ ያለፉትን ሰባት ወራት የሰራኋቸውን ነገሮች እገመግማለሁ እያለ ነው። ስለዚህ በዚህ በዚህ ግምገማ ከአለቃዬ ጋር አብሬ ተቀምጬ እገመገማለሁ እያለ ነው። እና ይህ ሰው ምንድነው የተሰማው ነገር አንደኛ የሚመጣ ፖዘቲቭ ነገር ሊኖር ይችላል አንደኛ ነገር ከዚህ ግምገማዬ በኋላ የደሞዝ ጭማሪ ሊደረግልኝ ይችላል እያለ ነው። ከሌላው ደግሞ ያው በተጨማሪ ከደሞዝ ጭማሪ በተጨማሪ ደግሞ የተለያዩ ኔጌቲቭ ነገሮች ሊኖሩ ይችላሉ ብሎ እያወራ ነው ማለት ነው። እነኛን ነገሮች እንግዲህ አምኜ እቀበላለሁ እና ደግሞ ለወደፊት ላለው ስራዬ ማሻሻያ አደርግበታለሁ እያለ ነው። በአጠቃላይ ይሄ ይሄ ይሄ ሀሳብ አጠቃላይ ይዘቱ ምንድነው ስለ ስራ ግምገማ እያወራ ነው። ያ የስራ ግምገማ እንግዲህ በሰባት ወር በኋላ የሚደረግ የስራ ግምገማ ነው ማለት ነው። ስለዚህ ያው ያለፉትን ሰባት ወሮች የሰራሁትን ስራ እገመግማለሁ በምን በምን አይነት ሁኔታ እንደሰራሁ እያለ ነው። ያው ከእንግዲህ ግምገማን ስናስብ እዚህ ጋር የተለያዩ ክፍሎች ወይንም ደግሞ የተለያዩ አፈጻጸም ነገሮች ተጠቅሰው ሊገመገም ይችላል ማለት ነው። ይሄ ሰው ከምን ከምን አንፃር ያን ነገር ምን ያህል አስፈጸመ የሚለው ለምሳሌ እንዳለበት ቦታ ይገለጻል ለምሳሌ ሰዓትን ከማክበር ሊሆን ይችላል። ወይንም የተሰጠውን ሀላፊነት ከግብ በማድረስ ሊሆን ይችላል ከከስተመር ወይንም ደግሞ ከደንበኛ ጋር ያለውን ግንኙነት ምን ያህል እንደሆነ ሊሆን ይችላል። ያው ብዙ ነገሮች አሉ ይሄ የስራ ግምገማን ስናስብ በጣም ብዙ ነገር ነው አብሮ ተያይዞ ልንገመገምበት የምንችለው አንድ ሰው ሊገመገምበት የሚችለው እና ይህ ሰውም እንግዲህ ይህ አረፍተ ነገር ይህንን ነው የሚያነሳልን ማለት ነው። የሚመጣ ያው ጥሩ ከሰራ እድገት ይኖረኛል ወይንም ደግሞ የደሞዝ ጭማሪ ይኖረኛል እያለ ነው ማለት ነው። በአረፍተ ነገሩ ውስጥ ሌላው ደግሞ ያው አንዳንድ ሀሳቦች ሊነሱ ይችላሉ ብሎ እየገመተ ነው ያንን ሀሳብ አመስግኜ እቀበላለሁ እያለ ነው። እነዛ ሀሳቦች እንግዲህ ኔጌቲቭ ሀሳቦች ይሆናሉ ወይንም ደግሞ ያልፈጸማቸው ያላደረጋቸው ክፍተቶች ወይ ችግሮች ይኖሩበታል እነዛን ችግሮች ሲነገሩኝ ወይንም እነዛን ክፍተት ሲነገሩኝ አመስግኜ እቀበላለሁኝ እና ለማሻሻል እሞክራለሁ እያለ ነው ማለት ነው። በጽሁፉ ላይ ስለዚህ ይህ ሰው ለሰባት ወር ያህል አንድ ስራ ላይ ተሰማርቷል ማለት ነው የሆነ ስራ እየሰራ የቆየ ሰው ነው። እና ወደፊትም እዛ ስራ ላይ እንደሚሰራ ነው እዚህ ጋር ሀሳቡ በአጠቃላይ የሚገልጸው ጽሁፉ የሚገልጸው ያንን ነው። ሌላ ደግሞ ይህ ሰውዬ እንግዲህ አለቃ እንዳለውና ከአለቃው ጋር ተቀምጦ እንደሚገመገም ነው የገለጸው። ስለዚህ አለቃ የራሱን የሆነ ግምገማ ያካሂድበታል ማለት ነው። ይህ ግምገማ እንግዲህ በአጠቃላይ የስራ ግምገማ ይባላል የሰባት ወር የስራ ግምገማ ነው የሚባለው። ሰውየው ሁለት አይነት ነገር ሀሳብን ሁለት አይነት ነገር አስቀምጧል ይሄ ጽሁፍ እንግዲህ አንደኛ ነገር የደሞዝ ጭማሪ ይኖረኛል ከግምገማው በኋላ ሲል ቆንጆ የሆነ አሰራር ሰርቻለሁ እያለ ነው። ሌላኛው ደግሞ ያው የተለያየ ጉድለቶቼ ሊነገሩኝ ይችላሉ እያለ ነው እነዛን ደግሞ አመስግኜ እቀበላለሁና ወደፊት አሻሽላለሁ ብሎ እያወራ ነው። በአጠቃላይ ይህ ጽሁፍ ሀሳቡ ምንድነው? የስራ ግምገማን ይመለከታል

እሺ እንግዲህ አረፍተ ነገሩ ወይም አንቀጹ የሚለውን ነገር በመጀመሪያ አነበዋለሁ በየሳምንቱ ቤተሰቤን እደውላለሁ ይህ ማለት እንግዲህ ያው እዚህ ጋር አሁን ምን ማለት አለበት ማለት ነው በየሳምንቱ ቤተሰቤ ጋር እደውላለሁ እያለ ነው ማለት ነው ሀሳቡ ተስተካክሎም ሲጻፍ በየሳምንቱ ቤተሰቤ ጋር እደውላለሁ ወይንም ስልክ እደውልላቸዋለሁ በስልክ አወራቸዋለሁ እያለ ነው። ቀጣዩ ደግሞ ከቤት እርቄ ስለምኖር አናግራለሁ ይላል ያው ከቤተሰብ እርቄ ነው የምኖረው እያለ ነው። ስለዚህ ከቤተሰብ እርቄ ስለምኖር በየሳምንቱ ቤተሰቤን ቤተሰቦቼ ጋር እደውላለሁ እያለ ነው እናቴ ሁሌ በደስታ ትመልሳለች ይላል ያው ታወራኛለች እናቴ በደስታ ነው የምታወራኝ እያለ ነው። ስለ ሁሉም ነገር ትናገራለች አባቴ መልስ ይሰጣል እህቴም ደስታቸውን ይጋራሉ እናቃንሳለን ይላል ኦኬ ስለዚህ ይላል ነገሮችን እንነጋገራለን የቤት መሪዎችን እሰማለሁ የቤት ወሬዎችን እሰማለሁ አንዳንድ ጊዜ ናናፈቀችኝ አንዳንድ አንዳንድ ጊዜ ናፈቀችኝ ግን ድምፃቸውን መስማት ያስደስተኛል። ስለዚያ ሁሉም ነገር እንዴት እንደሆነ እረዳለሁ ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቡ ውስጥ ውስጥ ናቸው ይላል። አሁን ይሄ በልቤ ውስጥ ናቸው አሁን ምንድነው ይሄ ሰውዬ በአጠቃላይ ለማለት የፈለገው? ሰውየው ከቤተሰብ እርቄ ነው ያለሁት እና በየሳምንቱ ሁሌም ስልክ እደውላለሁ እና ስልክ በምደውልበት ሰዓት እናቴ ስልኩን ታነሳለች ሁልጊዜም ነው የሚለው እናቴ ትናፍቀኛለች እና ድምጿን መስማት በጣም ያስደስተኛል እሷም እንደዛው እናፍቃታለሁ እና ድምፄን መስማት ትወዳለች። ሌላም ደግሞ አባቴም እና አባቴም አንዳንዴ ያነሳል ነው አባቴም መልስ ይሰጣል ወይንም ደግሞ ስልክ ያወራኛል እያለ ነው ማለት ነው። እህቶቼም እንደዛው ደስተኛ ነው የሚሆኑት ሳወራቸው እያለ ነው ይህ ነገር እንግዲህ ከቤተሰብ እርቄ ስለምገኝ በጣም አስፈላጊ የሆነ ነገር ነው። ከቤተሰብ ጋር ያለውን ነገር ወይንም እዛ ያለውን ነገር በሙሉ መረጃ እሰማለሁኝ ስደውል እያለ ነው ማለት ነው ስለዚህ ያው ከቤተሰብ ጋር ማውራት አስፈላጊ ነው ወይንም ደግሞ ተገቢ ነው። ለማለት ተፈልጎ ነው ስለዚህ ግን በጣም አስፈላጊም ነው ያን ነገር ማውራት ከቤተሰብ ጋር ያለውን ነገር ከቤተሰብ ጋር ያለውን ነገር መስማት አስደሳችም ነው አስፈላጊ የሆነ ነገር ነው። ሌሎች ውይይቶችንም እናደርጋለን ያው በቤተሰብ ውስጥ ዙሪያ ያለን ውይይቶች እናደርጋለን እና ሁልጊዜም ቢሆን በልቤ ውስጥ ናቸው ሲል ምን ማለቱ ነው ሁልጊዜም ቢሆን አስባቸዋለሁ ወይንም ደግሞ ሁልጊዜም ቢሆን አረሳቸውም በልቤ ውስጥ ናቸው ሲባል ብዙ ጊዜ አስባቸዋለሁ ነው። ያው የትኛውም ቦታ ላይ ብሆን ቤተሰብን የትኛውም ቦታ ላይ ሆኜም ብሆን አስታውሳችኋለሁ አስባችኋለሁ የሆነ ነገር ሳረግ ቤተሰቤ ትዝ ይለኛል እንደማለት ነው ያው ይሄ ሰው እንግዲህ ከቤተሰቡ ጋር ያለውን ቁርኝት እየተናገረ ነው ወይንም ደግሞ ያለውን ትስስር እና ቀረቤታ እያወራ ነው ማለት ነው። እንደገና ያው በሳምንት በየሳምንቱ ሲል በሳምንት አንድ ጊዜ ቤተሰብ ጋር ይደውላል ያው ቤተሰብ ጋር ሲደውል በብዛት እናቱ ነች የምታዋራው ከዛን ያው አባትየውም ያወራዋል እንግዲህ እናቱም አባቱም ሲያዋሩት በጣም ደስተኛ ናቸው እና በጣም ይናፍቁኛል እኔም እናፍቃቸዋለሁ እያለ ነው ያው በመሃላቸው ያለውን ፍቅር እየገለጸ ነው ማለት ነው። ከዛ ባለፈ እንግዲህ እህቶቼም ይህንን ስሜት ይጋራሉ እህት ወንድሞቼ ሲል እነሱም ይናፍቁኛል እና ሳወራቸው በጣም ደስተኛ ናቸው እያለ ነው ማለት ነው። ያው ለማብራራት ነው መሃላቸው ያለውን ነገር ለማብራራት ነው የሞከረው ሌላው ነገር እንግዲህ ያው ስልክ ስደውልና ስናወራ እዛ የተፈጠረውን ነገር ወይንም እዛ ያለውን ነገር በሙሉ እሰማለሁኝ ይህንን እና ነገሮች ላይ የተፈጠሩ ነገሮች ላይ እንወያይበታለን ይሄ ነገር ደግሞ በቤተሰቡ ውስጥ አስፈላጊ ነው። እያለ ነው ያው ከቤተሰቡ ጋር ያለውን ቁርኝት ዘርዘር አድርጎ እያስረዳነው እንግዲህ ይሄ ልጅ ከቤተሰቡ ተለይቶ ወይንም ርቀት ቦታ ላይ ነው ያለው ማለት ነው። እንደሚያስረዳው እና ለቤተሰቡ በየሳምንቱ ስልክ ደውሎ እንደሚወያይ ነው የሚገልጸው ሌላ

እሺ እንግዲህ ርዕሱን አንዴ ላንብበው ወይንም አንቀጽ ወይንም ደግሞ አረፍተ ነገር ነው እዚህ ጋር ያለው ነገር አንቀጽ ማለት ይቻላል። አጠቃላይ ሀሳቡ የሚያወራው ስለ ስልክ አጠቃቀም ገደብ እንዲደረግበት ነው የሚያወራው ያው የተጻፈውን ጽሁፍ አንድ ጊዜ ላንብበውና በዛ ላይ ማብራሪያ ጠቅለል አድርጌ ለመስጠት እሞክራለሁ። ምን ይላል ጽሁፉ ስልኬን በጣም እጠቀማለሁ። ሁሌ ሁሌ እየፈተሽኩ ነው። በማለዳ ምን ምን ነገር ነቅጬ ምንም ምንም ነገር ነቅቼ እመለከታለሁ። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆቼ ምን እንዳደረጉ እያየሁ ነው። መልእክቶችን እመልሳለሁ ሰዓት ያልፋሉ ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬ ያስፈልግ ስልኬ ያስገርፈኛል። አስተያየቶችን ማንበብ እወዳለሁ ቪዲዮዎችንም እመለከታለሁ። የ የስክሪን ጊዜን መቀነስ አለብኝ። ተጠቃሚ መሆን ይቻላል ሚዛን ማድረግ ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋቸዋል። አሁን ይህ አንቀጽ ምንድነው? በአጠቃላይ ይህ ሰው ለማለት የፈለገው ወይም ይሄ ጽሁፍ ለማለት የተፈለገው አንድ ሰው አንድ ሰው ነው ይሄን ስለራሱ የጠዋት ልምዱን እያወራ ነው። እያካፈለን ነው ጠዋት ላይ ምን እንደሚያደርግ እያካፈለን ነው። ስለዚህ ይህ ሰው ጠዋት ተነስቶ ስልኩን ነው የሚነካው ወይንም ደግሞ ስልኩን ነው የሚከፍተው ስልኩን ከፍቶ ጓደኞቹ ምን እንዳደረጉ ማየት ይወዳል እና ያንን ነገር ያያል ሌላ ደግሞ ያው የተለያዩ የመጡለትን መልእክቶች እመልሳለሁ እያለ ነው። እነዛም መልእክቶች እመልሳለሁኝ ሌላ ደግሞ የተለያዩ የተለቀቁ ምስሎችን እመለከታለሁኝ እና እነዚህን ነገሮች ሳይ በጣም ሰዓት ይሄድብኛል ያው ጠዋቱ ያልፋል እያለ ነው። ብዙ ሰዓት ነው ስልኩ ላይ ጠዋት ላይ የሚቀመጠው ማለት ነው። ስለዚህ ይህ ነገር እየጎዳኝ ነው እያለ ነው ያው ጉዳት ነው አልተጠቀምኩበትም እያለ ነው። እንግዲህ ሌላው በዚህ ፋንታ ግን ንባብና የአካል ብቃት እንቅስቃሴ ባዘወትር ደስ ይለኛል እያለ ነው። ማለት ያው የአካል ብቃት እንቅስቃሴ ያው ጠዋት ጠዋት ላይ መስራት ለጤና ተስማሚ ነው። ያው ማንበብም እንግዲህ ከተለያየ መረጃዎችን መሰብሰብና እውቀትን ለማዳበር በጣም ጠቃሚ የሆነ ነገር ነው። ስለዚህ ያንን ነገር እያወራ ነው ማለት ነው። ያው ብዙ ጊዜ ስክሪን ላይ ነው የማሳልፈው ስልኬ ላይ ነው የማሳልፈው። እና ስልኬን በመመልከት አሳልፋለሁ ጠዋቱን በተለይ ሰዓት በጣም ይሄዳል ስልኬን ሳይ ነው የሚለው። እንግዲህ ይሄ ያው በቃ በስልክ በጣም በቃ ልማድ የሆነበት ሰው ነው ጠዋት ተነስቶ ስልኩን መመልከት። ልማድ የሆነበት ሰው ነው እዚህ ጋር ይሄንን እየተናገረ ያለው። እና ያን ልማዱን ግን መቀየር አለብኝ ብሎ እንደ ሀሳብ እያነሳ ነው። ስለዚህ ያው ወደፊት የአካል ብቃት እንቅስቃሴና የተለያዩ መጽሐፎችን ኣነባለው ማንበብም ጥሩ ነው ብሎ እንደ አስተያየትም እያስቀመጠ ነው። ወደፊት እንደሚያደርገውም እንደ ሀሳብ እያስቀመጠ ነው ማለት ነው። ከዛ በተጨማሪ እንግዲህ ያው ስልካችን ሙሉ ለሙሉ ልንተዎው አንችልም ምክንያቱም ያስፈልገናል ስልክም ያስፈልገናል። ያ ማለት ማንበብና የአካል ብቃት እንቅስቃሴ ማድረግ ስል ግን ስልክ አያስፈልግም እያልኩ አይደለም ስልክም ያስፈልገናል እያለ ነው ማለት ነው። ስለዚህ ያው ትክክለኛ ሀሳብ ነው እያቀረበ ያለው። እና ስልካችንም ያስፈልገናል ግን ይሄን ነገር ሚዛናዊ ማድረግ ነው። ብሎ ነው መጨረሻ ላይ ሀሳቡን የደመደመው ወይንም ደግሞ ይህንን ቁጥጥር ማድረግ ነው ነው ያለው ይህ ሲል እንግዲህ ምን ማለቱ ነው? ያው ስልካችን በተወሰነ መልኩ ያስፈልገናል ግን ጠዋት ተነስተን ያው ስልኮቻችንን ረጅም ሰዓት ማየት የለብንም። እና ሰአታችንን በዛ ማሳለፍ የለብንም እያለ ነው። ያው ስልካችንን ረጅም ሰዓት ከምናይ ይልቅ የተለያዩ መጽሐፍና የአካል ብቃት እንቅስቃሴን ብናደርግ በጣም ለጤናችን ተስማሚ ነው እያለ ነው። ስለዚህ ስልካችንን በተወሰነ መልኩ ብቻ ነው ማየት ያለብንና መጠቀም ያለብን ብሎ እየተናገረ ነው። ስለዚህ ያው ስልካችን ስልክ የሚያበዛ ሰውም ካለ ያንን ቁጥጥር እንዲያደርግ ስልኩን የሚያይበትን ጊዜ ቁጥጥር ማድረግ አለበት ነው የሚለው ረጅሙን ሰዓት ስልክ ላይ ማጥፋት የለበትም። እያለ ነው ያው አጠቃላይ ሀሳቡ ያ ነው። ስልክን እንዴት መቆጣጠር እንችላለን? ወይንም ደግሞ ስልክን ሚዛናዊ በሆነ መንገድ መጠቀም አለብን ወይንም ቁጥጥር ያስፈልገዋል የስልክ አጠቃቀም

እሺ እንግዲህ የተሰጠኝ ጽሁፍ ምን ይላል አንድ ጊዜ ላንብበውና ከዛን በዛ ጽሁፍ ላይ ጠቅለል አድርጌ ሀሳቡን ለመናገር እሞክራለሁ። ምን ይላል ጽሁፉ ለደንበኛ አቀራረብ እያዘጋጀው ነው። በመጪው ሳምንት ይሆናል ይላል ስላይዶችን ማዘጋጀት አለብኝ። መረጃ በግልጽ መቅረብ አለበት። ምስሎች እና ግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመንን ማሳደግ አለብኝ። ጥያቄዎችን መመለስ እችላለሁ። የቡድን አባላትም ያግዙኛል። አስተያየቶችን እጠይቃለሁኝ። አቀራረቡን እናሻሽላለን። ባለኝ በጣም አሳሳቢ ነው። ግን መዘጋጀት አለብኝ። ደንበኞች በሙያዊ በሙያዊነት እንደምንሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ። ይላል ማለት ነው እንግዲህ ይህ ጽሁፍ አጠቃላይ ይዘቱ ምንድነው ብለን ስናስብ አንድ አገልግሎት የሚሰጥ ተቋም አለ። ያ ተቋም ውስጥ እንግዲህ አንድ ሰራተኛ ወይ ሀላፊ ይሆናል ለደንበኞቹ ስለ አገልግሎቶቹ በተለያየ መልኩ ማብራሪያ ሊሰጥ ነው። ያ የሚሰጠው ማብራሪያ እንግዲህ ስብሰባ ጠርቷቸው ሊሆን ይችላል። በተሰበሰቡበት ቦታ ላይ ስለ ስራቸው ወይ ስለ አገልግሎታቸው መግለጫ ሊሰጥ ነው። ስለዚህ ይህን መግለጫ ሊያቀርብ ያሰበው በስላይድ አማካኝነት ምስል ምስልን አስደግፎ ወይንም ፎቶዎችን የ አስደግፎ ከዛን ደግሞ ያው የድምጽ ጥራት ባለው መልኩ ለመስጠት ነው የፈለገው። እንግዲህ ምንድነው ሚለው ያው ይሄን ነገር በብቃት እሰራዋለሁ እና ቆንጆ የሆነ የምስል ግራፎች ያስፈልጉኛል እያለ ነው። ሌላው ደግሞ እንግዲህ በድምጽ ከፍ አድርጌ መለማመድ እፈልጋለሁ እያለ ነው። ስለዚህ ያው እንትኑን ከማቅረቡ በፊት ቀድሞ ልምምድ ማድረግ አለብኝ ወይንም ደግሞ እንደዛ አደርጋለሁኝ ቀድሜ እዛ እነሱ ፊት ስሆን በደንብ ንግግር እንዳደርግ እያለ ነው ስለዚህ ስለ አገልግሎት ወይ ስለ ምርቱ ስለሚያቀርቡት ምርት የደንበኞች ፊት ማብራሪያ ሊሰጥ ነው ንግግር ሊያደርግ ነው። ይሄ ንግግር እንግዲህ በስላይድ እና በምስል አስደግፎ ነው የሚያደርገው። ስለዚህ ይህን ንግግር ገና ከመጀመሩ በፊት ደግሞ ቅድመ ዝግጅት እያደረገ ነው ማለት ነው ሀሳቡ ያንን ነው የሚገልጸው። እንዴት ነው ቅድመ ዝግጅት የሚያደርገው? ድምፁን ከፍ አድርጎ በማውራት የሚለውን እነሱ ፊት የሚለውን ነገር በማውራት ድምፁን ከፍ አድርጎ እየተለማመደ ነው ማለት ነው። ከዛን ደግሞ ያው እዛ እዛ ንግግር ላይ እንግዲህ የተለያዩ ጥያቄዎች ሊነሱ ይችላል እነዛን ጥያቄዎች ያው ከእኔም ሰዎች ወይንም የስራ ባልደረቦቹ እንደሚያግዙት እየተናገረ ነው። ከዛ ያው ይሄ በጣም አስፈላጊ ነው እያለ ነው፤ ግን ሌላው ደግሞ ይህንን ነገር በዋናነት የተዘጋጀው ይህ ማብራሪያ እንዲሰጥበት ወይንም ደግሞ ይህንን በዋናነት ያዘጋጀው ለምንድነው ደንበኞች የሚሰሩት ነገር በትምህርት እንደሆነ ወይንም ደግሞ ምክንያታዊ ሆነው በሳይንስ ተደግፈው እንደሚሰሩ አገልግሎታቸው እንደዛ እንደሆነ እንዲረዱለት ፈልጎ ነው ይህንን ሀሳብ ለማቅረብ ወይንም ደግሞ ይህንን ትንተና ለመስ ለመስጠት የፈለገው። ስለዚህ ያንን ነገር ትምህርታዊ በሆነ መንገድ እንደሚያዘጋጁ ሊነግር ፈልጎ ወይንም እንዲረዱት ፈልጎ ነው ማለት ነው ደንበኞቹ። እንግዲህ በስተመጨረሻ ያው መልካም ምኞት ነው የተመኘው ለራሱ ተስፋ አድርጓል ያው በስተመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ እያለ ነው። ስለዚህ በስተመጨረሻ አሪፍ ይሆንልኛል ብሎ እየተናገረ ነው። በአጠቃላይ ስለሆነ አገልግሎት አገልግሎታቸውን እንዴት እንደሚሰጡ ወይንም ከኋላ ያለውን ነገር ለማብራራት ወይንም ለሰዎች ለማስረዳት የተዘጋጀ ዝግጅት ላይ ያለ ሰው ነው ማለት ነው። ይሄን ንግግር እየተናገረ ያለው አጠቃላይ የንግግሩ ይዘት ያንን ነው የሚያሳየው ስለዚህ ለደንበኞቹ ስለ ምርቶቻቸው ወይንም ስለ አገልግሎቶቻቸው ትምህርት ተኮር እንደሆነና በትምህርት እንዲሁ በዘፈቀደ እንደማይሰሩት ሊያስረዳ ፈልጎ ነው ማለት ነው። ስለዚህ እዛ ዝግጅት ላይ ያለ ሰው ነው ይህንን ንግግር የተናገረው።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

እሺ እንግዲህ እዚህ ጋር የተሰጠ ጽሁፍ አለ ያን ጽሁፍ ለማንበብ እሞክራለሁና ሀሳቡን ጠቅለል አድርጌ ለመናገር እሞክራለሁ ጽሁፉ ምን ይላል አጠቃላይ የጽሁፉ ይዘት መንገድ ላይ ምግብ እንደሚገዛና እንደሚመገብ እየተናገረ ነው ማለት ነው ምናልባት ይህ ሰው የመንገድ ላይ ምግቦችን ትገዛለህ ወይ? ወይም ትጠቀማለህ ወይ? ይሆናል የተጠየቀው ጥያቄ ይህንን ሊሆን ይችላል ምን ይላል ጽሁፉ ከመንገድ ላይ ምግብ መግዛት እወዳለሁ ይላል ስለዚህ ያ ማለት ምን ተብሎ ተጠይቆ ነው ማለት ነው ከመንገድ ላይ የጎዳና ላይ ምግቦችን ትገዛለህ ወይ? ትጠቀማለህ ወይ? ተብሎ ነው ወይንም ትወዳለህ ወይ? ተብሎ ነው ይህንን መልስ የሚሰጠው ስለዚህ ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው ሞቅ ያለ እና ክሪስቲ ነው የእንቁላል ሳንዱችም ጠዋት ላይ ጥሩ ነው ፍሬሽ ጁስ እገዛለሁ ከአቩካዶ ወይም ከማንጎ የተሰራ ማለቱ ነው ሻጮቹ ፈጣን ናቸው በቀጥታ በፊትህ ያዘጋጁታል ዋጋውም እርካሽ ነው ከጓደኞቼ ጋር አብረን እንገዛለን የመንገድ ምግብ ልዩ ጣዕም አለው በየቦታው ይገኛል ይህ የተለመደ ልምድ ነው ይላል ማለት ነው ጽሁፉ በአጠቃላይ ስለዚህ ይህ ጽሁፍ በአጠቃላይ ስለ ጎዳና ላይ ወይንም ደግሞ መንገድ ላይ ስለሚሸጡ ምግቦች ነው እያወራ ያለው እና ይህ ሰውዬ መንገድ ላይ ወይንም ጎዳና ላይ የሚሸጡ ምግቦችን እንደሚመገብና እንደሚወድ እየተናገረ ነው ያው ከዛ ከሚመገበው ነገር አንዱ ሳምቡሳንና ጠዋት ላይ ደግሞ ይሄ ሳንዱች የእንቁላል ሳንዱችን ጠዋት ላይ ሌላው ደግሞ ይሄ ወዲያውኑ የተዘጋጁ ጁሶችን ማለት የአታክልት ጭማቂዎችን ነው ከዛ ደግሞ መርጦ የሚጠቀመው ከአቮካዶና ከማንጎ የተዘጋጀ የአታክልት ጭማቂን እጠቀማለሁ እያለ ነው ሌላው ደግሞ ያው ሳምቡሳ በጣም ጣፋጭ ነው እያለ ነው ሌላው ነገር ያው ዋጋው እርካሽ ነው ለዛ ነው የምጠቀመው አንደኛ ስለሚጣፍጠኝ ነው የምጠቀመው እያለ ነው ሌላው ነገር ደግሞ ዋጋቸው በጣም እርካሽ ነው ከዛን በተጨማሪ ደግሞ ያው ፊት ፊት ለፊት ላይ ነው የሚሰሩት እዛው እያየናቸው ይሰራሉና በፍጥነት ነው የሚሰሩት ቶሎ ነው የሚያደርሱት ያንን ነገር ለመጠቀም በጣም ይገፋፋኛል እንደማለት ነው ከዛ በተጨማሪ ምንድነው እሱ የገለጸው ያው ከጓደኞቹ ጋር ሆኖ ይሄንን የመንገድ ላይ ምግቦችን እንደሚጠቀም እያወራ ነው ስለዚህ በአጠቃላይ ይህ ሀሳብ ምንድነው የሚናገረው አንድ ሰው የመንገድ ላይ ምግቦችን ትገዛለህ ወይ? ወይንም ደግሞ የመንገድ ለወይ ምግቦችን ትጠቀማለህ ትወዳለህ ወይ? ተብሎ ሲጠየቅ ይህንን አሁን የተነበበውን ጽሁፍ ወይንም ደግሞ አሁን ሰውየው ያለውን ምላሽ ሊሰጥ ይችላል ማለት ነው ስለ ምክንያቱም መጀመሪያ የመጀመሪያው አረፍተ ነገር ላይ የተናገረው ከመንገድ ላይ ምግብ መግዛት እንደሚወድና እንደሚጠቀም እንደሚበላ ነው በተለይ ደግሞ ያው ቁርስ ላይ ይሄን ነገር እንደሚጠቀም እየተናገረ ነው ያው ቁርስ ላይ ጁስን የማንጎና የአቮካዶ ጭማቂዎችን ወይንም ደግሞ ጁሶቹን እንደሚጠቀም ተናግሯል ሌላው ከዛ በተጨማሪ ጠዋት ላይ እንቁላል ሳንድዊቻቸውም ምርጥ ነው እያለ ነው ስለዚህ አገልግሎታቸውን ወዶላቸዋል ማለት ነው ወይንም መንገድ ላይ የሚሸጡትን ምግቦች ይወዳቸዋል ማለት ነው ከሚወዳቸው ምግቦች ደግሞ እነዚህን ነገሮች ከጁስና ከእንቁላል ሳንዶች ብሏል ጠዋት ላይ ሌላው ደግሞ አሳምቡሳውንም ይወደዋል ይሄን ነገር እንግዲህ ብቻውን ብቻ እንደማይጠቀም እየተናገረ ነው ከተለያዩ ከጓደኞቹ ጋር በመሆን እንደሚጠቀም ገልጿል ሌላው ነገር እንግዲህ ደግሞ ከአገልግሎታቸው ከምግቡ ጣፋጭነትም በዘለለ ደግሞ ያው አሰራራቸው ፊት ለፊትና ቶሎ ስለሚመጣ እያየናቸው ስለሚሰሩም እወደዋለሁ እያለ ነው ማለት ነው ያው በአጠቃላይ የመንገድ ላይ ምግቦችን የሚጠቀም አይነት ሰው ነው ይህንን አባባል እያለ ያለው እና ስለ መንገድ ላይ ምግብ ጣፋጭነት እና ስለ አሰራር የሚያወራ ጽሁፍ ነው ወይንም ደግሞ የሚተነትን ጽሁፍ ነው ማለት ነው ያው ጽሁፉን በዚህ መልኩ መግለጽ ይቻላል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

እሺ የሚቀጥለውን አረፍተ ነገር በማንበብ ወይንም አንቀጽ በማንበብ አጠቃላይ መልእክቱ ምን ለመሆን ምን ለማለት እንዳሰበ እናገራለሁኝ መጀመሪያ እስቲ አንቀጹን አብረን እናንብብ በማስታወቂያው ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ ጠንክሬ እሰራለሁኝ ሁሌም ቀጠሮ እፈጽማለሁ፤ አለቃዬ አስተያየቱም ያመሰግናል፤ ግን መጠበቅ አለብኝ ውሳኔው ቀርቧል አንዳንድ ጊዜ ተጨንቄያለሁ ምናልባት ሌላ እጩ የተሻለ ነው። ግን በእኔ ችሎታ አምናለሁ። የክህሎቴን የክህሎቴን ማሳደግ ነበረብኝ። አዲስ ቴክኖሎጂ ተማርኩ ይህ እድል እኔ አስፈላጊ ነው። ውጤቱ በቅርብ እሰማለሁ ምንም እንኳን ምን ቢሆን መስራት እቀጥላለሁ ይላል ማለት ነው ጽሁፉ። በአጠቃላይ እንግዲህ ይህ ጽሁፍ የተጻፈው አንድ ማስታወቂያ የስራ እድል የወጣ የስራ እድገትን የሚመለከት የወጣ ማስታወቂያ ነው። እና እዛ ማስታወቂያ ላይ አመልክቶ ያንን የስራ እድገት፤ የስራ መደብ እድገትን እየተጠባበቀ ያለ ሰው ነው ይህንን ጽሁፍ የጻፈው። ወይንም ሀሳቡን ያጋራ፤ ምንድነው የሚለው ይህ ሰውዬ እንግዲህ ባለበት የስራ መደብ ላይ ለሁለት አመታት ጠንክሮ እንደሰራና የደንበኞችንም ቀጠሮ ሁሌ እንደሚፈጽም እንደሚያከብር ተናግሯል። እና ይህም ያው በዚህ ሁኔታማ አለቃው በጣም ደስተኛ እንደሚሆንበት ነው የተናገረው። የስራ አፈጻጸሙ ምርጥ እንደሆነ ነው እየተናገረ ያለው። እና ያው እንደገና ደግሞ ባለው እውቀት ላይ የተለያየ አዲስ የሆነ ቴክኖሎጂን ተምሬያለሁ ይላል ስለዚህ ራሱን ለማሳደግ፤ እውቀቱን ለማሳደግ፤ ያለውን ጥረት ነው የሚያሳየው። እና ያው ቦታው ይገባኛል እያለ ነ፤ እና ባለሙሉ ተስፋ ነው ምናልባት ሌላ ምንድነው ያደረበት ጥርጣሬ ሌላ ሰው ከእኔ የበለጠ ክህሎት ያለ ሰው ካለ ምናልባት ያው እዛ ቦታ ላይ ሊመድቡት ይችላሉ የሚል ጥርጣሬ አለበት ግን ያው ስጋት ውስጥ ያለ ሰው ነው። ይህ ሰው ምክንያቱም ያው በስራ አፈጻጸሜ በችሎታዬ በጣም እተማመናለሁ እያለ ነው። እና በጣም ብዙ ስራዎችን እንደሰራነው፤ እየነገረን ያለው ጎበዝ ሰራተኛና ቀጠሮን የሚያከብር ወይንም በቀጠሮ መሰረት የሚፈጽም ሰው ነው፤ ጠንካራ ሰራተኛ ያው ጠንክሬ እሰራለሁ እያለ ነው። ያው ይሄን ነገር ደግሞ አለቃዬም ያውቃልና በዚህ ስራዬም ደስተኛ ነው አለቃዬ። እያለ ነው ማለት ነው ስለዚህ ይህ እድል ሊያመልጠኝ አይገባም። ወይንም ደግሞ ይህ ድል ለኔ መስጠት አለበት ብሎ እያሰበ ነው። በዚህ ሀሳብ ውስጥ ሆኖ እንግዲህ የተወሰነ ጥርጣሬ የፈጠረበት ነገር አለ። ያም ጥርጣሬ ምናልባት ከእኔ ክህሎት በላይ ያለ ሰው ካለ ለእሱ ይሰጡታል የሚል ፍራቻ ወይንም ስጋት አድሮበታል። ያው ውጤቱ ምንም ቢሆን ምንም ያው መስራቴን አላቆምም እያለ ነው። የውጤቱ ቀን እንግዲህ ቀርቧል ስለዚህ በትዕግስት እጠብቃለሁ እና ይህ እድል ለኔ በጣም ያስፈልገኛል እያለ ነው። ስለዚህ ያው አስፈላጊ የሆነ እድል ነው። ያው እድል ሲባል እንግዲህ የደረጃ እድገት ሲሆን ያው ተያይዞ የደሞዝ ጭማሪ ወይንም የተለያዩ ጥቅማ ጥቅሞች እንደሚኖሩት ተስፋ አድርጓል ማለት ነው። ያው በአጠቃላይ ይሄ ጽሁፍ የሚያስረዳን እንግዲህ አንድ ሰው ለሁለት አመት ውስጥ በጣም ጠንካራ የሆነና ታማኝ የሆነ ሰራተኛ ቀጠሮውን በትክክል የሚፈጽም ሰራተኛ ይህ ሰራተኛ እንግዲህ አለቃው ደስተኛ የሚሆንበት አይነት ሰራተኛ ነው። ራሱን ለማሻሻል በጣም የሚተጋና አዳዲስ ቴክኖሎጂን እየተማርኩ ነው ወይንም ተምሬያለሁ ያለ ሰራተኛ ነው። ስለዚህ የስራ መደብ ማስታወቂያ ወጥቶ ለዛ የስራ መደብ ማስታወቂያ ተወዳድሮ እንግዲህ እየጠበቀ ያለ ሰራተኛ ነው። ስለዚህ በመጠበቅ ላይ በስጋት ውስጥ ነው ያው ውጤቱን ለመስማት በስጋት ውስጥ ያለ ሰራተኛ ነው ማለት ነው ይህንን ያለው። መጨረሻ ንግግሩ ምን ይላል ምንም እንኳን ምን ቢሆን መስራት አላቆምም። እቀጥላለሁ እያለ ነው ያው ስለዚህ ውጤቱ ምንም ቢሆን መስራቴን እቀጥላለሁ እያለ ነው። ያው በዚህ ሀሳብ ውስጥ ያለ ሰው ነው ይህን ነገር የጻፈ።

እሺ የሚቀጥለውን አንቀጽ አነብና እንግዲህ ሀሳቡ ጠቅለል አድርጌ ምን እንደሆነ ለመግለጽ እሞክራለሁ። ምን ይላል ጽሁፉ ከማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜ እየወሰደብኝ ነው ሁሌም እያወዳደርኩ እገኛለሁ ሌሎች ምን እንዳደረጉ አያለሁ። ይህ የአእምሮ ጤና ላይ ይጎዳል። መተግበሪያዎችን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነቶችን አተኩራለሁ ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁኝ በአትክልትም መስራት እችላለሁ። ጊዜን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል ሚዛን ማድረግ አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም ይላል። እንግዲህ የዚህ ጽሁፍ አጠቃላይ ይዘቱ ምንድን ነው? አንድ ሰው ያው አንድ ማህበራዊ ሚዲያ ላይ በጣም ብዙ ጊዜውን የሚያሳልፍ ሰው እና በዚህ እንደተጎዳና ህይወቱ በጣም እንደከበደው ያሳያል። እና ከዚህ ከማህበራዊ ሚዲያን ረጅም ሰዓት ከመጠቀም መተው አለብኝ እያለ ነው ማለት ነው። ስለዚህ ይህን ነገር እንዴት ነው ሚያብራራው? ሰዎች ምን እንዳደረጉ አያለሁ ይላል። ስለዚህ ሰዎችን በጣም ይከታተላል ማለት ነው። ማህበራዊ ሚዲያ አሁን እንደምናቀው በጣም ብዙ ማህበራዊ ሚዲያዎች አሉ። ሰዎች ላይ የተለያዩ ነገሮችን ይለቃሉ። የህይወት ሂደታቸውን ወይ የአኗኗራቸው ሊሆን ይችላል የተለያዩ ነገሮች ብቻ ይለቃሉ። እንግዲህ ይህ ሰው እነዛን ነገሮች በጣም የሚከታተል አይነት ሰው ነው። እና ይሄ ነገር በጣም ህይወቱን እንዳዛባበት ነው እየተናገረ ያለው። እና እነዚህን ነገሮች ለመተው እሞክራለሁ እያለ ነው። እንግዲህ ለምንድን ነው ሚለው ለመተው ስሞክር ለአንድ ወር ያህል እሰርዛለሁ ይላል እነዚህን መተግበሪያዎቹን ነው ያው እሰርዛለሁ ያለው ላለማየት። ሌላው ነገር ይሄ ነገር እንግዲህ መተው በጣም ከባድ እንደሆነ እየተናገረ ነው። ከዛ በተጨማሪ ምንድን ነው እሱ? ይህንን ማህበራዊ ሚዲያ ላይ ጊዜውን ላለማጥፋት ወይንም ላለመከታተል ረጅም ሰአቱን እዛ ላይ ላለማጥፋት። መተግበሪያዎችን እሰርዝና ያው ከሰዎች ጋር ግንኙነት ለመፍጠር እሞክራለሁ እያለ ነው። ያው ከትክክለኛ ከሰዎች ጋር በአካል ለመገናኘት ለማውራት እና ከእነሱ ጋር ለመግባባት እሞክራለሁ እያለ ነው። ሌላው ደግሞ እንግዲህ የሚተውበትን መንገድ ወይንም ደግሞ በዛ ቦታ ላይ ምን መስራት አለብኝ የሚለውን ነገር። ሲያሳይ ምንድን ነው ያለው? የተለያዩ መጽሐፍትን ማንበብ እችላለሁኝ። እና ደግሞ ከዛ በተጨማሪ አታክልቶችን መንከባከብ ወይንም ደግሞ አታክልቶችን መትከል። እችላለሁ እያለ ነው እንግዲህ እነዚህ ተግባራት በጣም ከባድ እንደሆኑ እየገለጸ ነው። ምክንያቱም ያው ያ ልማድ ስለሆነ ይሄ ማህበራዊ ሚዲያን መጠቀም ልምድ ነው ያው አንድን ነገር ደግሞ አእምሮአችን ለረጅም ሰዓት ከለመደው ያንን ነገር ለማስተው ትንሽ ይከብዳል። ያው አይምሮን ወደ አዲስ ስራ ውስጥ ለመክተት ወይንም ወደ አዲስ ተግባር ውስጥ ለመክተት ትንሽ። ያው በደንብ ክትትልን እና ወይንም ደግሞ በደንብ አድርጎ ያን ነገር ቀስ እያሉ እያባበሉ ማድረግ አለብን ማለት ነው። ያው ለሁላችንም የሚከብድ ነገር ነው። የለመድነውን ነገር መተው እና ወደ አዲስ ልማድ መቀየር ትንሽ ይከብደናል። ስለዚህ ያው ያንን ነገር ከባድም ቢሆን ግን ቀስ በቀስ ሚዛናዊ አድርጌ ለመሄድ እሞክራለሁ። እያለ ነው። ከዛ በተጨማሪ እንግዲህ ጊዜዬን ለተሻለ ያው ጊዜዬን የተሻለ ለማድረግ እሞክራለሁ ነው የሚለው። ግን ያው ሚዛናዊ አደርጋለሁ ነው የሚለው። ምንድን ነው እዚህ ጋ የጽሁፉ ሀሳብ በስተመጨረሻ ላይ ምንድን ነው? ሚዛን ማግኘት አለበት ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም ይላል። ይሄ ማለት እንግዲህ ምን ማለት ነው? ሚዛን ማግኘት አለበት ማለት በትክክል መጠቀም ያለብኝን ነገር መጠቀም አለብኝ እንጂ። እዛ ነገር ላይ ሙሉ ነገሬን ማውጣት ወይንም ደግሞ እዛ ማህበራዊ ሚዲያ ላይ ብቻ ማሳለፍ የለብኝም። እና ያንን ሚዛናዊ አድርጌ መሄድ አለብኝ። እና ነው ሚለው ያው ማህበራዊ ሚዲያ መሳሪያ ነው ሲል ማህበራዊ ሚዲያ እንግዲህ መጠቀሚያ ነገር ነው እንጂ ሁሉ ነገራችንን ሊቆጣጠር አይገባም እያለ ነው። ያው ትክክል ነው መጠቀምያ ነው ማህበራዊ ሚዲያ የተለያዩ መረጃዎችን እናገኝበታለን እኛም መረጃዎችን ማጋራት ስንፈልግ እናጋራበታለን ማለት ነው። ስለዚህ ያው ተጠቀም

እሺ እንግዲህ በመጀመሪያ ሀሳቡን ወይንም ደግሞ አንቀጹን ለማንበብ እሞክራለሁ። ምን ይላል? የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ። ሳምንት ያው በሳምንት ሶስት ጊዜ እሞክራለሁ። ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለሁ አንዳንድ የመተጣጠፍ እንቅስቃሴዎችን አደርጋለሁ። አካሌ የተለወጠ ነው የበለጠ ተንቃራ የበለጠ ጠንካራ ጥንካሬ ይሰማኛል። ጤና ጤናዬም እየተሻለ ነው። ከጓደኛዬ ጋር አብሮ መስራት ያበረታታል። እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል ይህ እንደ ልምድ ማድረግ እፈልጋለሁ ይላል ማለት ነው። ያው የጽሁፉ አጠቃላይ ሀሳቡ ምንድነው? ይህ ሰውዬ የአካል ብቃት እንቅስቃሴ ማድረግ ጀምሯል። ይሄን የአካል ብቃት እንቅስቃሴ የሚያደርገው በሳምንት ሶስት ቀን ብቻ ነው። እና ይህንን የአካል ብቃት እንቅስቃሴ መደበኛ ወይንም ደግሞ ዘላቂ ማረግ ይፈልጋል። ምንድነው እዚህ ጋር እንደ ተግዳሮት ያነሳው ያው ጠዋት ጠዋት መነሳት በጣም ይከብዳል እያለ ነው። ለዚህ ደግሞ ያው መፍትሄ ያው ቢከብድም ግን እለማመደዋለሁና እየለመድኩት ስመጣ አይከብደኝም እያለ ነው። እንግዲህ የሚሰራቸው የአካል ብቃት እንቅስቃሴዎች ምንድነው? መራመድና ሩጫ ነው ብሏል ስለዚህ ይሮጣል ማለት ነው። ጠዋት ጠዋት ተነስቶ አጠቃላይ ለ ለአካል ብቃት እንቅስቃሴ የሚፈጅበት ሰላሳ ደቂቃ አንደ ሆኖ ይናገራል። ከዛ በተጨማሪ ያው ሰውነቱ እየተቀየረ እየመጣ እንደሆነ ነው የሚናገረው ያው የሰውነቴ ቅርጽ እየተሻሻለ ነው ይላል። ያው የአካል ብቃት እንቅስቃሴ መስራት አንደኛው የሰውነታችንን ቅርጽ ለመጠበቅ እና አላስፈላጊ ስብን ለማስወገድ ይረዳናል ማለት ነው። ከዚህ ጋር ተያይዞ ምክንያቱም አላስፈላጊ የሆነ ስብ በሰውነታችን ውስጥ ሲከማች አንደኛ የሰውነታችን መጠን ይገዝፋል ወይንም ደግሞ እንወፍራለን ማለት ነው። ያው በተዘዋዋሪ ስለዚህ እነዛን ነገር ስለሚያስወግድ ሰውነታችን ያው የሰውነታችን ቅርጽ አሪፍ ይሆናል ማለት ነው። ሌላው ደግሞ እንግዲህ ከጓደኛዬ ጋር አብሬ እሰራለሁ ነው የሚለው እና ያ አብሬ በመስራቴ ተጠቃሚ ነኝ። አንደኛ ነገር ያው ሰው አብሮን ሲኖር ያበረታታኛል እያለ ነው። ትክክል ነው ከሰዎች ጋራ አብሮ መስራት እንድንበረታታና እንዳንሰንፍ ያደርገናል ማለት ነው። እና እሱም ያንን ያው ተጠቃሚ እንደሆነ ነው ከጓደኛው ጋር በመስራቱ ተጠቃሚ እንደሆነ እየተናገረ ነው ማለት ነው። ከዛ በተጨማሪ እንግዲህ ከጓደኛዬ ጋር እንገፋፋለን አለ ስለዚህ የተለያዩ ስፖርቶችን አብረው ይሰራሉ ማለት ነው የሚያሳየው ያንን ነው። ያው የተለያየ አይነት ስፖርት ከእሱ ጋር ደግሞ አንድ ላይ በመሆን ይሰራሉ ይህ የስፖርት አይነት እንግዲህ መገፋፋት ብሎ የገለጸው የስፖርት አይነት ነው። እንግዲህ ያንን በሚያደርግበት ሰዓት የተለያዩ እንቅስቃሴዎችን ስለሚያደርግ አንዱ ከአካል ብቃት እንቅስቃሴ ጋር ይገናኝለታል ማለት ነው። ስለዚህ ከጓደኛዬ ጋር አብረን እንገፋፋለን ይላል። ያው አንድ ላይ ደግሞ ብቻውን ከሚሰራው ይልቅ አሁን ይሄ ሩጫና መራመድን ከዛ በተጨማሪ ደግሞ ከጓደኛው ጋር አንድ ላይ በመሆን ይሄ የመገፋፋትን ስፖርት ይሰራል ማለት ነው። እንግዲህ አጠቃላይ ያው ስፖርት ለመስራት ሰላሳ ደቂቃ ይፈጅብኛል ብሏል ለሰላሳ ደቂቃ ነው በሳምንት ሶስት ጊዜ የሚሰራው ማለት ነው። እና ይህንን እንደ ልምብ ማድረግ እፈልጋለሁ ነው የሚለው። ስለዚህ ይሄንን ያው ሁሌም መስራት እፈልጋለሁ። ማቋረጥ አልፈልግም ወይንም ደግሞ በቃ አሁን ጀምሬ ከዛን የተወሰነ ጊዜ ሰርቼ የማቋርጠው ነገር አይደለም። ያው ለቀጣይነትም ምን ጊዜም ያው ጠዋት ጠዋት ላይ የስፖርት ልምድ እንዲኖረኝ እፈልጋለሁ እያለ ነው ያው መልካም ምኞቱን እየገለጸ ነው። እና ወደፊትም ስፖርት እንደሚሰራ በቋሚነት እየተናገረ ነው ማለት ነው። ስለዚህ ያው ይሄን ነገር መልመድ እችላለሁኝ ወይንም ደግሞ ይሄ በቃ ጠዋት የሚከብደውን ወይንም ደግሞ አለመነሳት የሚከብደውን ነገር በልምድ አጠፋዋለሁ ብሏል ማለት ነው። በአጠቃላይ እንግዲህ ይሄ ሰው የሰውነት እንቅስቃሴ መስራት የጀመረ ሰው ነው። ስለዚህ ወደፊትም መቀጠል የሚፈልግ አይነት ሰው ነው ማለት ነው። ይህንን ይመስላል።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

እሺ እንግዲህ ያው ጽሁፉን ለማንበብ እሞክራለሁ ከዛም በኋላ ሀሳቡን ለማብራራት እሞክራለሁ ማለት ነው። ጽሁፉ ምን ይልያል? ገበያ መሄድ። አስደሳች ነው። በየሳምንቱ እሄዳለሁ ብዙ ብዙ ነገሮች አሉ አትክልት እና ፍራፍሬዎችን ገዛለሁ ሻጮቹ ጥሩዎች ናቸው። ዋጋ እንነጋገራለን አንዳንድ ጊዜ ትንሽ እቀንሳለሁ ደረቅ እቃዎችን እገዛለሁኝ። ሰዎች በብዛት አሉ ድምጽና እንቅስቃሴ ይሰማል። ገበያ በጣም ተንቀሳቃሽ ነው። ትኩስ እቃዎችን ማግኘት ደስ ይላል የቤት እቃዎች ሁሉ ይገኛሉ። ይህን እለት ሁሌ እጠብቀዋለሁ በከረጢት እሸከማለሁ ይላል ማለት ነው። በአጠቃላይ እንግዲህ ይህ ሰው ገበያ እንደሚያስደስተውና የተለያዩ ነገሮችን ገበያ ውስጥ ሄዶ እንደሚገዛ ይነግረናል። ያው ይሄ ሰው እንግዲህ ምንድነው? እሱ ገበያ የሚሄደው በሳምንት አንዴ ነው። ስለዚህ ሁሌ በየሳምንቱ ገበያ ይሄዳል ማለት ነው። ያንን የገበያ ሁኔታ የገለጸበትን እና ለምን እንደሚወደው ነው የሚያብራራው። አንደኛ ነገር እዛ ሄዶ ፍራፍሬና አትክልቶችን እንደሚገዛ ይናገራል። ያው ገበያ ውስጥ ብዙ ፍራፍሬና አትክልቶች አሉ። ሌላው ነገር ደግሞ ምንድነው? ያው ትኩስ ነገር ይኖራል ትኩስ ነገር ሲባል ያው ገበያ ላይ ምንድነው? የተለያዩ አዲስ ከምርት ላይ የወጡ አትክልትም ሆነ ፍራፍሬዎች ትኩስ ይባላሉ ማለት ነው። ወይንም ደግሞ አዲስ ናቸው። ብዙ ያልቆዩ ነው ስለዚህ እነዛን ነገሮች በቀላሉ ማግኘት እችላለሁ ነው የሚለው። ሌላው ነገር እንግዲህ ያው ስገዛ ማንኛውም ነገር ስገዛ ዋጋ እከራከራለሁ እያለ ነው የተወሰነ እቀንሳለሁ ነው የሚለው። ያ ማለት ምን ማለት ነው? እንግዲህ ገበያ ላይ ክርክር የሚባል ነገር አለ። ሰውየው ሻጩ የጠራው ዋጋ አለ ስለዚህ እኛ ምንገምትለት ዋጋ አለ። በዛ መሃል እንግዲህ የተወሰኑ ልውውጦችን ንግግሮችን እናደርጋለን በስተመጨረሻ ላይ እንግዲህ የዋጋ መስማማት ላይ እንደርሳለን። ስለዚህ የተወሰነ ነገር እቀንሳለሁ ያለውን ያንን ነገር ለመግለጽ ፈልጎ ነው። እና በዚህ ላይ እንግዲህ ዋጋ ላይ የትኛውም ቦታ ላይ ስንሄድ ዋጋው ስንት ነው? ብለን ከጠየቅን በኋላ ከዛን የሚሰጡን ዋጋ አለ እኛ ደግሞ እንገምታለን በዛ መሃል ላይ እንግዲህ ንግግሮች ይኖራሉ የዋጋ ንግግሮች መሃል ላይ የሚያስተርቀንን የ የሚያስተርቀንን ያህል ገንዘብ እንተምንና በዛ ዋጋ እንወስዳለን ማለት ነው። እሱን ለመግለጽ ፈልጎ ነው። ሌላው ከዛ በተጨማሪ እንግዲህ ከአትክልትና ፍራፍሬዎች በተጨማሪ ሌሎች እቃዎችንም እገዛለሁ ያው ደረቅ ነገሮች የሚለው ይሄ ከአትክልትና ፍራፍሬ ከሚበሉ ነገሮች ሌላ እንደዚህ መጠቀሚያ እቃዎችንም እገዛለሁኝ አንድ ላይ እሸምታለሁ እያለ ነው። ሌላው ነገር እንግዲህ እዛ አካባቢ ላይ ብዙ ድምጽ ይኖራል ያው የገበያውን ሁኔታ እየገለጸ ነው። ሰዎች ያው ገበያ ውስጥ እንግዲህ በብዛት የተለያየ ነገር ፈልጎ የሚመጣ ሰው ይኖራል። እነዛ ሁሉ ሰዎች እንግዲህ አንድ ቦታ ላይ ገበያ ውስጥ ይገናኛሉ ማለት ነው። ስለዚህ ብዙ ድምጽ ይኖራል አንደኛ የሻጮች ድምጽ ይኖራል አንዳንድ ሰዎች እንግዲህ ጮክ ብለው ምርታቸውን እየጠሩ የሚያስተዋውቁበትና ሰዎች ወደ እነሱ እንዲሄዱ የሚያደርጉበት ሁኔታ አለ። እንግዲህ የተለያዩ ነጋዴዎች ተቀራርበው ምርታቸውን ይዘው ሊቀመጡ ይችላሉ። በዛ መሃል እንግዲህ ገዢም ከመጣ የተለያዩ ንግግር ይፈጠራል ማለት ነው። እና ያው ጫጫታ ይኖራል ገበያ ውስጥ የታወቀ ነው። በተለይ እንደየገበያው አቀማመጥ ያው በጣም የተጠጋጋ እንደዚህ አትክልትና ፍራፍሬ የሚሸጥበት አካባቢ ላይ በጣም ተጠጋግተው ስለሚቀመጡ የአንዱ ንግግር አንደኛው ጋር ይመጣልና ያው ያ ብዙ ሰዎች ወሬ ወይንም ደግሞ ያው ገበያዬን ማስተዋወቅ ምናምን ስላለ በጣም ድምጽ ይበዛል ጫጫታ ይኖራል ግርግር ይኖራል ብዙ ሰው ይኖራል እንቅስቃሴ ይኖራል። እና ያንን ድባብ እወደዋለሁ ያንን እንቅስቃሴ ሳይ ደስ ይለኛል ይላል። ያው ተጨማሪ የቤት እቃዎችን እገዛለሁኝ የሚያስፈልጉትን ነገር እንግዲህ መጠቀምያም ሊሆን ይችላል ብረድስት ማንኪያ ሹካ ሊሆን ይችላል ሳህን ሊሆን ይችላል። ያው እነዚህ ደረቅ እቃዎች ናቸው እንደገና ደግሞ የቤት እቃዎች ተብለው ይታወቃሉ። እነዚህን ነገሮች እገዛለሁ ያው የገዛሁትን ነገር በሙሉ እንግዲህ በከረጢት ነው የሚይዘው ነው የሚለው ያው ሁሉንም ሰብስቦ አንድ መያዣ የሆነ ከረጢት ወይ ዘንቢል ተብሎ የሚታወቀውን ነገር ነው የጠቀሰው ማለት ነው። ስለዚህ በዛ ሰብስቤ ይይዝና ነው ወደ ቤቴ የሚሄደው ነው የሚለው አጠቃላይ ምንድነው እዚህ ጋር የገለጸው ያለውን የገበያ ሁኔታና ገበያ መሄድ እንዲያስደስት እንደሚያስደስተውና እዛ የታዘበ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

እሺ እንግዲህ የሚቀጥለውን ጽሁፍ ለማንበብ እሞክራለሁ ካነበብኩ በኋላ የተወሰነ ማብራሪያ ልሰጥበት እሞክራለሁ ማለት ነው። ምን ይላል ጽሁፉ የስራ ጊዜ ገደብ ይቀርባል? ውጤቱም እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ ቡና መጠጣት እጨምራለሁኝ። አእምሮዬ ሁሌ እየሰራ ነው ትኩረት ማድረግ አለብኝ የስልክ መልእክቶች አላየሁም። ሁሉም ጊዜ ለስራ ነው ባልደረቦቼም እንዲሁ ናቸው። እርስ በእርስ እናበረታታ እንበረታታለን። ትንሽ ጊዜ ይቀረናል በደንብ መስራት አለብን ስህተቶች መኖር አይችሉም። ጊዜው ሲደርስ እፎይታ ይሰማናል። ግን አሁን መታገስ አለብኝ ይላል። እንግዲህ ይህ ጽሁፍ በአጠቃላይ ምንድነው የሚገልጸው ብለን ስናይ? አንድ ስራ ተሰጥቶን የዛ የስራ ገደብ ማብቂያ ጊዜው ወይንም ደግሞ ሰዓቱ እየደረሰ መሆኑን ነው የሚያሳየን። እና በዚህ መሃል ላይ ሁሉም ባልደረቦቹ እሱንም ጨምሮ በጣም በስራ እንደተወጣጠረ ይገልጻል። ሌላው ነገር ደግሞ እንግዲህ ያው እዚህ ላይ። አንደኛ እንዲበረታታ ወይንም ደግሞ ነቃ እንዲል ቡና ተጨማሪ ቡናዎችን ቡና እንደሚጠጣ ይናገራል ያው ሁሉም ሰው የሚያደርገው ነገር ነው። ስራ ሲበዛብን ወይንም ደግሞ በጣም ስንጨናነቅ ያው ተጨማሪ ቡና እንጠጣለን። ቡና እንግዲህ በውስጡ የተለያየ የማንቂያ ኒኮቲን የሚባል ንጥረ ነገር አለው ያው ትንሽ ነቃም ያደርገናል ይሄ እንቅልፍ እንቅልፍ ወይንም ድብርት ድካምን የማስለቀቅ ሀይል አለው ማለት ነው። ቡና ስለዚህ ያው ተጨማሪ የቡና እጠጣለሁ እያለ ነው። ሌላው ከዚህ ጋር ተያይዞ እንግዲህ በስራም በጣም ስለተወጠረና። ያንን ነገር እንግዲህ ስራውን ለመጨረስ የጊዜ ገደቡ እየደረሰ ስለሆነ ምን እያደረገ ነው የተለያዩ የስልክ ጥሪዎችን አላየሁም ወይንም ደግሞ ስልኬን አላየሁም እያለ ነው። ያ ማለት እንግዲህ በጣም በስራ ተጨናንቋል። ወይንም ደግሞ ተወጥሯል ማለት ነው። ያው ስልኩንም አልነካም እና የስልክ ጥሪዎችን አላስተናገድኩም እያለ ነው። ከዛው በተመሳሳይ ሁኔታ ጓደኞቹም እንደዚህ ያለ መወጣጠር ውስጥ እንዳሉ ያስታውቃል። እና። ምንድነው እሱ ያው የሚሰሩትን ስራ በጥራት ለመስራት ጥረት እያደረጉ ነው። ምክንያቱም ያው የማለቂያ ጊዜው ሳይደርስ ያንን ነገር በጥራት ሰርቶ ለማስረከብ እየፈለጉ ነው ማለት ነው። ስለዚህ ሁሉም ሰራተኛ ስራ ላይ ተወጥሮ እንዳለ ነው ጽሁፉ የሚናገረው ወይንም ሀሳቡ የሚገልጸው። ይህ ነገር እንግዲህ አንደኛ ነገር ለመስራት የፈለጉት ያለምንም ስህተት ለመስራት ነው ነገሮችን በትክክልና በጥራት ለመስራት ፈልገዋል ማለት ነው። እንደዛም እየሰሩ ነው ያሉት። ሌላው ነገር ያው ነገሮቹን በሰአት ለማጠናቀቅ እና ለመጨረስ ጥረት እያደረጉ መሆኑን ያመለክታል። እዚህ ጽሁፍ ላይ እንግዲህ ከዛ ያንን ያው በጥራት የሚለውን ነገር ለመግለጽ የሞከሩበት ቃል ወይንም ደግሞ ያንን ለማብራራት የገለጹበት ቃል ምንድነው? በደንብ መስራት አለብን ስህተቶች መኖር አይችሉም ያው ስህተት ሊኖር አይችልም። በደንብ መስራት አለብን እያለ ነው። ስለዚህ ያንን ነገር እየተመኘም እያደረገውም ነው ማለት ነው። እና በደንብ ከሰራን ስህተት አይኖረንም። እያለ ነው ያው ሌሎች ጓደኞችም በተመሳሳይ መልኩ እየሰሩ ነው። ጊዜው። ምንድነው? ጊዜው ሲደርስ እፎይታ ይሰማኛል ግን አሁን መታገስ አለብኝ ነው የሚለው አሁን በጣም እንደተጨናነቀ ነው የሚያሳየው። ከዚህ ጽሁፍ ላይ ወይም ከዚህ ንግግር ላይ በጣም እንደተጨናነቀ ያሳያል ማለት ነው። ያው እንግዲህ። ይህንን ሰርተን ስንጨርስ ወይንም ደግሞ ስናበቃ ያለምንም ስህተት በደንብ ከተሰራ ይህ ነገር ሲያልቅና ጊዜው ሲደርስ እፎይታ ይሰማናል ወይንም ይሰማኛል። እያለ ነው ያንን ጊዜ እንግዲህ በትዕግስት መጠበቅ አለብን ወይንም በትዕግስት መጠበቅ አለብኝ። ብሎ እየገለጸ ነው። ያው ይሄ ስራ ቦታ ላይ የሚፈጠር ወይንም ስራ በስራ ሂደት ውስጥ የሚያጋጥም ነገር ነው። አንዳንድ ጊዜ ያው ሰአቶች ገደብ ይኖራቸውና በጣም መጣደፍ ይኖራል። ከዛን ያንን እንግዲህ በድል የምናጠናቅቅ ከሆነ ከዛ በኋላ ያለው ሰዓት እንግዲህ እረፍትና እፎይታ ይሆናል ማለት ነው። ጥሩ ይሆናል

እሺ እንግዲህ ቀጣዩን አንቀጽ ለማንበብ እሞክራለሁ። ካነበብኩኝ በኋላ- ያለውን ሀሳብ ለመግለጽ እሞክራለሁ ማለት ነው። ምን ይላል ከስራ በኋላ መራመድ እወዳለሁ- አካሌ እንቅስቃሴ ያስፈልገዋል። በአካባቢው ዙሪያ- እራመዳለሁኝ። አየር አየሩ በጣም ቀዝቃዛ ነው። ሰዎች እየተመ እየተመለሱ ነው። ልጆች እየተጫወቱ ናቸው። ወፎች ወደ ጎጆአቸው ይሄዳሉ። ፀሀይ እየጠለቀች ነው። ሰማይ ቀይና ብርቱካናማ ይሆናል። ይህ- የእረፍት ጊዜ ነው። አእምሮዬ ይረጋጋል። ስለ ስለ ነገ ማሰብ ጀመርኩ። ደህንነት ይሰማኛል። መራመድ ጤንነት ይሰጠኛል ይላል ማለት ነው። እንግዲህ ይህ አጠቃላይ ሀሳቡ ሲገለጽ ምንድነው። በጣም መራመድ የሚወድ ሰው በትርፉ ሰዓቱ ወይንም በእረፍት ጊዜው- መራመድን የሚወድ ሰው ነው። እና ሌላው ነገር እንግዲህ ሰዓቱ- ምንድነው የሚያሳይበት ሰዓት ምሽት አካባቢ ላይ ነው። ምክንያቱም ይህንን ለማወቅ የቻልነው ለምንድነው- ፀሀይ እየጠለቀች ነው። ቡርቱካናማ መስላለች የሚል ቦታ አለው ማለት ነው። ስለዚህ ይህ ሰዓት ማለት ምሽት ላይ ወይንም ፀሀይ ልትጠልቅ ስትል ያለው ሰዓት ነው። ሌላው ደግሞ ወፎች ወደ ጎጆአቸው እየሄዱ ነው ማለቱ- ይሄም ምንን ያመለክታል ያው መምሸቱን ነውየሚያመለክተው። ያው ምሽልት ላይ እንግዲህ ሲመሽ ወፎች አይበሩም። ጨለማ ሲሆን አይበሩም። ያው እንደ ጠዋት ነው የሚነሱት። በጧት ይነሳሉ እርግጥ- ለዛም ነው እዚህ ጋር አሁን ምሽት መሆኑን ያወቅንበት ምልክት። ወይንም ጊዜውን የጠቆመበት ምልክት ወፎች ወደ ጉጃቸው እየሄዱ ነው- የሚለው ምልክት ነው። እና አየሩ በጣም ቀዝቃዛ ነው ሲል ያው ብዙ ጊዜ እንግዲህ እየመሸ ሲሄድ አየሩ እየቀዘቀዘ ነው የሚሄደው ያው ፀሀይ ሙቀት መስጠቷን ታቆማለች። እና ሊጨልም ስለሆነ አየሩ በጣም ይቀዘቅዛል ማለት ነው። እና የአየር ሁኔታውን እዚህ ላይ የገለጸበት ሁኔታ በዛ ማወቅ እንችላለን። ሌላው ከዛ በተጨማሪ እንግዲህ ሰዎች- ፀሀይ እየጠለቀች ነው። ሰማይ ቀይና ብርቱካናማ ሆኗል ማለቱ ፀሀይ ልትጠልቅ ስትል ያለው የፀሀይ ቀለም ነው። ወይንም ደግሞ ሰማዩ ላይ የሚያመጣው የፀሀይ ብርሃን ቀለም ብርቱካናማ እና ቀይ- ይመስላል ማለት ነው። እንግዲህ ይህን ነገር ስናይ ሁላችንም ደስታ ነው የሚሰማን። ተስፋ ይሰማናል። እና ይህ የሚያምር በጣም የሚያምር የከለር አይነት ነው። ለዛም ይመስለኝ ይህን የእረፍት ጊዜ ነው። አለ ስለዚህ ይሄ ሰዓት ምሽት ያለበት ወይንም ምሽት ሰዓት ላይ እንግዲህ እረፍት የሚያደርግበት ከስራ ወጥቶ- እረፍት የሚያደርግበት ሰዓት ነው። ስራ የማይሰራበት ሰዓት ነው ማለት ነው። ለዛ ነው- ይህ የእረፍት ሰዓቴ ነው ያለው። ከዛ በተጨማሪ ያው መንቀሳቀስ ለሁሉም ሰው ጠቃሚ ነው። ብዙ ሰው እንደዚህ ቢያደርግ አሪፍ ነው። ስለዚህ እንቅስቃሴ ለሰውነቴ ጠቃሚ ነው እያለ ነው። ያው ለስፖርትም- ይቆጠራል ማለት ነው። ምንም እንኳን እንደዚህ ባይሮጥም- ብዙ ላብ ባያልበውም ግን የተወሰነ እንቅስቃሴዎችን ማድረግ ሰውነቱ ስለሚላቀቅ በጣም ጥሩ የሆነ ስሜት እየተሰማውና ለሰውነቱ ጤንነትም እንደሆነ እየተናገረ ነው ማለት ነው። ስለዚህ ያው እንትኑም መጀመሪያም ሲጀምር ከስራ በኋላ መራመድ እወዳለሁ ነው የሚለው። እንግዲህ ይህ ሰውዬ ምናልባት ያው ጥያቄው የሚሆነው- ከስራ በኋላ ምን ታደርጋለህ ተብሎ ተጠይቆ ይሄንን መልስ ሊሰጥ ይችላል ማለት ነው። የዚህ ምላሽ አጠቃላይ የዚህ ጽሁፍ- መልእክት እንግዲህ ከስራ በኋላ ምን ታደርጋለህ ለሚለው ጥያቄ መልስ ይሆናል ማለት ነው። በአጠቃላይ የሰው ከስራ ከወጣ በኋላ እንቅስቃሴ ማድረግ ይፈልጋል ወይንም ይወዳል ማለት ነው። እንቅስቃሴ- እያደረገ ነው :እና እና- ለዚህም ነው ያው ያለውን የዛን ሰዓት ላይ ያለውን የአየር ሁኔታ ለመግለጽ ሞክሯል። ሌላው ደግሞ የፀሀይ መግባቷንና ስትገባ ያለውን ከለር ለመግለጽ ሞክሯል። ከዛ በተጨማሪ እንግዲህ ወፎች እየገቡ መሆናቸውን ለመግለጽ ሞክሯል። ያው ይህ የእረፍት ጊዜ ነው ብሏል። ስለዚህ ከስራ የወጣሁበት ምንም ስራ የማንሰራበት ጊዜ ነው እያለ ነው። ከዛ በተጨማሪ እንግዲህ እንደዛ እየተራመድኩኝ ስለ ነገ ስራዬ እያሰብኩኝና እያቃድኩኝ ነው ያለሁት በአጠቃላይ ያወጥኩት ስሜት ውስጥ ነኝ። ያለሁት የሚለውን መልእክት ያስተላልፍልናል።

እሺ እንግዲህ በመጀመሪያ ሙሉውን አነበዋለሁ ሙሉውን አንቀጽ ካነበብኩ በኋላ ያው የተወሰነ ማብራሪያ እሰጥበታለሁ ማለት ነው። ምን ይላል? ድመት አለኝ ስሟ ሉሲ ናት። በጣም ውብ እና ተንኮለኛ ናት በየቀኑ መመገብ አለብኝ። መመገብ አለብኝ ውሃዋን መቀየር አለብኝ ከእኔ ጋር መጫወት ትወዳለች ትንሽ ኳስ ታሳድዳለች አንዳንድ ጊዜ በእግሬ ላይ ትተኛለች ሙቀቷንም እሰማለሁ። ስትታመም ወደ ዶክተር እወስዳታለሁ ንጽህናዋን መጠበቅ አለብኝ ሉሲ ቤተሰብ አባል ናት። ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጨባጭነት ይሰጣሉ ይላል ማለት ነው። ጽሁፉ አጠቃላይ ይዘቱ ምንድነው? ያው ይህ አባባል የሚባለው ለምሳሌ አንድ ሰው ድመት አለ ወይ ተብሎ ከተጠየቀ አሁን ያነበብኩትን ምላሽ ሊሰጥ ይችላል ማለት ነው። ምን ለማለት ነው የፈለገው በመጀመሪያ ላይ ያው ድመት እንዳለው ተናገረ ከዛን ያው የእሱ ድመት ስም ሉሲ እንደምትባል ነው። ስሟን ሉሲ ብለው ነው የሰየሙት ሌላው ነገር ደግሞ እንግዲህ ይቺ ሉሲ ከቤተሰባችን አካል አንዷ ነች ይላል። እና ከዛ በተጨማሪ ያው ከድመቱ ጋር በጣም ቅርርብ እንዳለው ነው የሚያመለክተው ማለት ነው። ሀሳቡ ይህ እንግዲህ ያው ድመቶች በጣም ወደ ሰው ልጅ ይጠጋሉ እና ይቀርባሉ ያው ድመቶች ደግሞ ሲታዩ የራሳቸው የሆነ ውበት አላቸው በጣም ቆንጆ ነች ነው ብሎ ነው የገለጻት። ስለዚህ እዚህ ጋር መልኳን ገልጿል ማለት ነው። ሌላው ነገር እንግዲህ በጣም ቆንጆና ተንኮለኛ ነች ይላል ያው ድመቶች ትንሽ ይሄ የማሰብ ችሎታቸው ትንሽ ከፍ ያለ ነው። እና እንደዛም ስለሆነ መሰለኝ ያው ተንኮለኛ ነች ብሎ የገለጸበት ያው ብዙ ሰአታቸውን ከሰው ጋር ስለሚያሳልፉ ወይ ቤት ውስጥም ስለሚሆኑ ይመስለኛል እንደዛ ትንሽ ለየት ይላሉ ያው የማሰብ ችሎታቸውና ጥበባቸውም ያው የተወሰነ ብልጠት ዘዴ ነገርም ይጠቀማሉ። ሌላው እንግዲህ ያው ድምት በባህሪዋ እንክብካቤን ትወዳለች እና ለዛም ነው ያው እንከባከባታለሁ ውሃዋንም እቀይራለሁ። ይላል ንጽህና ላይ በጣም ትኩረት ታደርጋለች ድመት ለዛም ይመስለኛል ያው ስትተኛም አልጋ ላይ ወይ ሶፋ ላይ እየወጣች ነው የምትተኛው እንደዚህ ብዙ ቆሻሻ ቦታዎች ላይ አትሆንም ወይንም አትኖርም ማለት ነው። በጣም ንፁህና ጽድት ያለችነች ድመት በባህሪዋ ሌላው ነገር እንግዲህ ያው ከእኔ ጋር ትጫወታለች ነው ስለዚህ መጫወት አስለምጃታለሁና ከእሱ ጋር ያላትን ቅርርብነት በጣም እየገለጸ ነው ማለት ነው። ሌላው ያው ኳስ ታንከባልላለች ነው የሚለው ያው ጨዋታ ላይ ይችላሉ ብቻ ድመቶች አንዳንዴ አይጥንም ስለሚያጠምዱ እንደዚህ ያለ ጨዋታ ይችላሉ ለዛም ነው ያው ኳስም ታንከባልላለች ይላል። ሌላው እንግዲህ ያው ድመት ከሰው ጋር መተኛት ትወዳለች አንዳንድ ጊዜ ብርድ ልብስ ላይም ወጥታ ትተኛለች ለዛም ነው በዚህ ጽሁፍ ውስጥ ወይ በዚህ ንግግር ውስጥ እንግዲህ አንዳንዴ እግሬ ላይ ትተኛለች እና ሙቀቷም ይሰማኛል። ይላል ያው ሰው ላይ ምናምን ወጥታ ስለምትተኛ ለዛም ይመስለኛል ያው እና የተወሰነ ሙቀት አላት ድመት ስትተኛ ለዛም ነው ሙቀቷ ይሰማኛል። ያው ስትታመም ወደ ዶክተር እወስዳታለሁ ነው ያለው እንግዲህ ያው የተለያየ የእስሳት ዶክተሮች በተለያየ ቦታ ላይ ይኖራሉ ማለት ነው። ስለዚህ ይሄ በአጠቃላይ እንደሚንከባከባትና በመካከላቸው ያለውን ቅርበት ሰፋ አድርጎ እያስረዳ ነው ያለው። እና ሌላው ደግሞ ንጽህናዋን መጠበቅ አለብኝ ነው የሚለው ያው ድመት በባህሪዋም ንጹህ ነች ግን ያው ተጨማሪ እንግዲህ ነገሮችን የሚያደርግላት ነገር ይኖራል ሊያጥባት ይችላል አንዳንድ ሰዎች የውሾቻቸውን ድመቶቻቸውን ስለሚያጥቡ ከሰው ጋርም ከፍተኛ የሆነ ቅርርብነት ስላላቸው እንግዲህ እንደሚያጥባትና እንደሚያጸዳት ነው እዚህ ጋር የሚገልጸው ንጽህናዋን እንደሚጠብቅ ይገልጻል። ከዛን በተረፈ ያው ከእሷ ጋር መሆን ያስደስተኛል ይላል። እዚህ ጋርም ያው እንግዲህ መቀራረባቸውን ነው የሚያሳየው ይህ ቃል ወይ ይህ አረፍተ ነገር እና እንስሳት ያው ፍቅር ናቸው እና ያው ፍቅርን እይሰጣሉ ትክክል ነው ያው ድመትም አብራ በመሆን እሱ እንዳለው በማጫወት ወይንም የተለያዩ ትርኢቶችን ስታደርግ በማየት በጣም ያስደስታል። እንደ ጓደኛም ናቸው ብቻ ደስ ይላሉ ያው ሲታዩም ደስ ይላሉ

እሺ እንግዲህ ያው ጽሁፉን ሳነበው ምን ይላል? ሙዚቃ ያለ ሁለት ህይወት አይቻልም። ያው ሙዚቃ የሌለበት ህይወት አይቻልም በየቀኑ እሰማለሁ። የኢትዮጵያ ሙዚቃ ምርጥ ነው ባህላዊ መሳሪያዎቹ ልዩ ድምጽ አሏቸው ሙዚቃ ዘፈኖችም እወዳለሁ። ስሰራ ሙዚቃ ያግዘኛል በመኪናው ውስጥ እሰማለሁ ጓደኞቼም ጋር አዲስ ድምጽ አዲስ ድምጾች እንለዋወጣለን አንዳንድ ዘፈኖች ያነቁኛል ሌሎች ደስ ይሉኛል ሙዚቃ ስሜትን ይለውጣል ቃላቱ ትርጉም አላቸው። ሁሌም ማዳመጥ እፈልጋለሁ ሙዚቃ ህይወት ነው ይላል ማለት ነው። እንግዲህ አጠቃላይ ይህ ንግግር ለምንድነው የተነገረው የሚለውን ቃል ስናይ ወይንም ንግግሩን። በአጠቃላይ ሰብሰብ አድርገን ሀሳቡን ስንናገር ሙዚቃ ምን ያህል ትርጉም እንዳለው እና ሙዚቃ ምን ያህል እንደሚጠቃምበት በሙዚቃ አማካኝነት ነው የሚያሳየው። ያው በመጀመሪያ ሙዚቃ ውስጥ ህይወቴ ከህይወቴ ጋር የተዋሃደ ነገር ነው። ይላል ያው ሁሌም እንደሚያዳምጥና እንደሚሰማ ሙዚቃን እንደሚያዳምጥ እንደሚሰማ ነው እሚነግረን ማለት ነው። ይህ ተናጋሪ ሌላው ነገር እንግዲህ ሙዚቃ ስራ ላይ ሆኜም ሳዳምጥ በጣም ያነቃቃኛልና ስራዬን ለመስራት በጣም ያግዘኛል እያለ ነው ያው የድካም ስሜት አይሰማኝም። ሀሳቤ በጣም ዘናም ያደርገኛል እንደገና ደግሞ አንዳንድ ሙዚቃዎች ደግሞ በጣም ያነቃቁኝና ብርታት ይሆኑኛል እያለ ነው ማለት ነው። ስለዚህ ይህ ሰው ያው ከሙዚቃ ጋር ያለውን ቁርኝት እየነገረን ነው ያው ሙዚቃ በጣም አስፈላጊ እንደሆነም እየነገረን ነው። በዛው ሌላው ነገር እንግዲህ ሙዚቃን በልዩ ሁኔታ እንደሚወድና በምን በምን ቦታ ላይ እንደሚያዳምጥ እየነገረን ነው። አንደኛ በስራ ቦታ ላይ ሙዚቃን ያዳምጣል እና ያው የሚሰጡትን ጥቅሞችም በዛው አያይዞ የነገረን ሁኔታ አለ እንግዲህ ደስታን ይሰጠኛል ስራዬን በደንብ እንድሰራ ያደርገኛል። በሶስተኛ ደረጃ ደግሞ በጣም ያነቃቃኛል አንዳንድ ሙዚቆች እያለ ነው። ከዛ በተጨማሪ እንግዲህ ስለ ኢትዮጵያ ባህላዊ የሙዚቃዎች መሳሪያ አንስቷል እንግዲህ ድምፃቸው የተለየ ነው ይላል ያው ልክ ነው የኢትዮጵያ ባህላዊ ሙዚቃዎች የሙዚቃ መሳሪያዎች እንግዲህ ድምፃቸው ለየት ያለ ድምጽ ነው ያላቸው ያው ብዙ ባህላዊ የሙዚቃ መሳሪያዎች ኢትዮጵያ ውስጥ ይገኛሉ እንግዲህ እነዛን ሙዚቃ መሳሪያዎች ድምፃቸውን እንደሚወድ ነው የተናገረው። ከዛ ሌላ እንግዲህ ያው አዳዲስ ሙዚቃ እነጋገራለሁ ወይ እንወያያለን ነው ያለው ያው አዲስ ሙዚቃ መውጣቱን ያው ይነጋገራሉ ማለት ነው። እንግዲህ ጓደኞቹም በዚህ አጋጣሚ ጓደኞቹም ሙዚቃ እንደሚያዳምጡ ነው ማለት ነው እምናውቀው ወይንም እምናረጋግጠው ከዚህ ንግግር። ሌላው እንግዲህ ያው ሙዚቃ ከህይወቴ ጋር በጣም የተሳሰረ ነው። እንደገና ስሜቴን ይለውጣል ሙዚቃ ሳዳምጥ ስሜቴ ይቀየራል ነው ያለው። ያው ይሄ ስሜቴ ይቀየራል የሚለው ቃል እንግዲህ ስሜቴ ጥሩ ይሆናል የተሻለ ስሜት ውስጥ እገባለሁ እንደማለት ነው ያንን ለማለት ፈልጎ ነው ስሜቴ ጥሩ ይሆናል ያለው። ያው ሙዚቃዎቹ ደሞ ያው የኢትዮጵያን ሙዚቃ እንደሚያዳምጥ ነው የተናገረው። ሌላው ደግሞ እንግዲህ ቃላቶቹ ትርጉም አላቸው። ወይንም እንግዲህ ያው ስንሰማቸው የራሱ የሆነ ትርጉም ይሰጠናል ነው ግጥሞቹ ያው ሙዚቃ ውስጥ የተለያዩ ግጥሞች አሉ እነዛ ግጥሞች ናቸው እንግዲህ በዜማ መልክ እየተዋዙ የምንሰማቸው በዜማና በሙዚቃ መሳሪያ ተዋዝተው አንድ ላይ የሚመጡት ስለዚህ እነሱ ግጥሞች ትርጉም አላቸው እያለ ነው ማለት ነው። በተዘዋዋሪ ሁሌም ማዳመጥ እፈልጋለሁና ሙዚቃ ህይወቴ ነው ይላል። ስለዚህ ይህ ሰውዬ እንግዲህ ከሙዚቃ ጋር ያለው ቁርኝት ከፍተኛ ነው እና ደሞ ያው በጣም ትርጉም ይሰጠኛል ስሰማው በጣም ያስደስተኛል ሰላም ይሰጠኛል ያዝናናኛል እያለ ነው። ከዛ በተጨማሪም ያው ጓደኞቹ ይህን ነገር እንደሚወዱና እንደሚያደርጉት ወይንም ሙዚቃ እንደሚያዳምጡ ነው የተናገረው። ምክንያቱም ያው አዳዲስ ሙዚቃዎች ሲወጡ ይነጋገራሉ መረጃ ይለዋወጣሉ ማለት ነው። በዛ ዙሪያ ላይ አጠቃላይ ሀሳቡ ይህን ይመስላል። አንድ ሙዚቃ የሚወድና ሙዚቃን በተለያየ ነገር የሚጠቀም ሰው

እሺ እንግዲህ ምን ይላል ዛሬ የስልጠና ክፍለ ጊዜ አለ። አዲስ ሶፍትዌር መማር አለብን። አሰልጣኙ እያሰረዳ ይሄ ይሆናል በትኩረት ማዳመጥ አለብኝ ማሰብ ማስታወሻ እጽፋለሁ በኮምፒውተር ላይ እንለማመድ እለማመዳለሁ አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ ባልደረቦቼም እንዲሁ እየተማሩ ናቸው እርስ በእርስ እንረዳዳለን። የስልጠና ቁሳቁሶችን ይሰጡናል ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን ለውጥ እንደ አንድ ጊዜ ከባድ ነው። ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን ቴክኖሎጂ ቴክኖሎጂ ያለ ማቋረጥ ይለወጣል ይላል። እንግዲህ ይህ ሀሳብ ምንድነው? ያው በአሁን ጊዜ ቴክኖሎጂ በጣም እየተቀያየረ የመጣ ነገር ነው። እና በዛ ምክንያት እንግዲህ ያው ስልጠና እየወሰደ ያለ ሰው ነው ይህን ነገር የተናገረው ወይንም ይህን ነገር የጻፈው ማለት ነው። የስልጠና ክፍለ ጊዜ አለብኝ ስለዚህ የሆነ የሚሰለጥነው ቴክኖሎጂ ነክ ነገር ላይ እየተማረ ነው ማለት ነው። ይህ ቴክኖሎጂ እንግዲህ አዲስ የመጣ ሶፍትዌር ነው። ብሏል እንግዲህ ከተለያዩ ሰዎች ጋር ወይንም ከጓደኞቹ ጋር አንድ ላይ ሆኖ እየተማረ ነው። ስለዚህ ያንን እየተማረ ወይንም ደግሞ እየሰለጠነ ያለበትን ሁኔታ እንዴት እየሰለጠነ እንዳለ ነው? እዚህ ጋር ሊያስረዳ የሞከረው አንደኛ ነገር በትኩረት መከታተል አለብኝ ነው የሚለው ያው መምህር ሲያስተምር በደንብ በትኩረት ሆኜ ማዳመጥ አለብኝና ማየት አለብኝ መከታተል አለብኝ እያለ ነው። በሁለተኛ ደረጃ እንግዲህ ያንን ያዳመጠውን የተከታተለውን ነገር በተግባር በኮምፒውተር መለማመድ አለብኝ እና ያ ነገር በጣም ይከብዳል ነው። ብሎ የገለጸው እንግዲህ ያው ኮምፒውተር ልምምድ ላይ ሲመጣ በጣም ይከብዳል እና ውስብስብ ነው እያለ ነው። ስለዚህ ያው ይሄንን ነገር ደግሞ ያው በጣም የከበደውና ውስብስብ የሆነውን ነገር አንዳንድ ጊዜ ያው መምህሬንም ጥያቄ እጠይቃለሁ። እንደገና ያው ከጓደኞቼ ጋርም አብሬ እወያያለሁኝ። እንደዚህ እንግዲህ ሁላችንም የምናደርገው ነገር ነው ከጓደኞቻችን ጋር የከበድንን ነገር እንወያያለን። ሌላውን ነገር እንግዲህ የሚያስተምረንን ወይ የሚያሰለጥነንን ሰው ጥያቄ በመጠየቅ ነገሩን ለመፍታት እንሞክራለን ወይንም ለማወቅ እንሞክራለን። ከዛ በተጨማሪ እንግዲህ ወደ ተግባር ላይ ስንሄድ ያው የሶፍትዌር ትምህርት ስለሆነ ያው ግዴታ ተግባር ወይንም ደግሞ ኮምፒውተር ላይ መስራት ማየት አለብን ያንን ሶፍትዌር በ በጽሁፍ ወይ በቃል የተማርነውን ነገር ማለት ነው። ያንን ነገር ለማስታወስ ምን አደረገ እዚህ ጋር? በወረቀት ማስታወሻ እይይዛለሁ ነው ያለው ይሄ በጣም አሪፍ የሆነ የሚመከር ተግባር ነው። አንድ እሽ ከበድ ይላል ምክንያቱም ያንን ነገር የማናውቀው ነገር ስለሆነ አይምሮአችን እስከሚለምደው እኛም እጃችን ብቻ እስከምንለማመደው ድረስ ያንን ሶፍትዌር ሊከብደንና ሊወሳሰብብን ይችላል። ከለመድነው በኋላ ግን ያው ቀላል ነው የሚሆነው። እነ ባልደረቦቼም እንዲሁ እየተማሩ ናቸው ይላል ሌሎቹም እንግዲህ አብረውት ስራ የሚሰሩ ባልደረቦች ማለት እንግዲህ አንድ ላይ አብሮ ስራ የሚሰራ በአንድ ቦታ ላይ ስራ የሚሰሩ ሰዎች ማለት ነው። እነሱም ይህንን ነገር ስልጠና እየወሰዱ እየተማሩ ነው እና እርስ በእርስ እንረዳዳለን ይላል ያው እንግዲህ አንድ ሰው ያልገባውን ነገር ሌላኛው ሰው ሊገባው ስለሚችል። ያልገባውን ነገር እንግዲህ ይጠይቃል ሌላ ሰውም ማለት ነው እንደዛው የተማሩትን ተማሪዎች ወይም ባልደረቦቹን ይጠይቃል የገባው ሰው ከመሃል ያስረዳዋል ማለት ነው። እንደዛው ያው ሌሎቹም ተመሳሳይ ነገር ያደርጋሉ ማለት ነው። ስለዚህ እዚህ ጋ ያው እንረዳዳለን የሚለው ቃል ያንን ይገልጽልናል ማለት ነው። እርስ በእርስ ጥያቄ እየተጠያየቁ የገባው ሰው ከመሃል ይመልሳል ማለት ነው። ያ ነው እንግዲህ መረዳዳት የምንለው ያው የስልጠና ቁሳቁሶች ይሰጡናል ማለቱ ለምሳሌ ኮምፒውተር ኪቦርድ ሊሆን ይችላል ማውዝ ሊሆን ይችላል ብቻ ለዛ የሚያገለግል ነገር። ይሰጣቸዋል ያው ያ ሙሉ ይደረግላቸዋል ያው በደንብ እንዲህ ይማሩና ሁሉ ነገር በደንብ አውቀው እንዲወጡ ይህ ነገር የተሟላ ነገር ነው እንደማለት ነው። እና ያው እነዚህን አዲስ ክህሎት መማር ወይንም ደግሞ ማወቅ መሰልጠን ለስራም አስፈላጊ እንደሆነና ተገቢ እንደሆነ ስራ ላይም ጥቅም እንዳለው ያው ከጊዜው ጋር አብሮ

እሺ በቀጣይ ለማለት እሞክራለሁኝ የተጻፈውን ነገር የእለት ምሳ ጊዜ ወጣ መጣ ይላል። ከቢሮው እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁኝ። ዛሬ ከቤት አምጥቼ ነው። እናቴ እንጀራ እና ወጥ ፈጥራለች ያው ትሰራለች ሊል ፈልጎ ነው። የማይክራ የማይክሮዊቭ እሞክራለሁ ይሄ ማይክሮዊቭ እሞክራለሁኝ። በወ በወደድኩት ቦታ ተቀምጫለሁ ባልደረቦቼ አብረው አብረውን እንበላለን ስለተለያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠማቸው ነገሮች ይዘክራሉ። ሌሎች በቀልዶች ይነግራሉ። ይህ የእረፍት ጊዜ ነው። ሰዓት ሰዓት አንድ አንድ ስላልባት አንድ ስላልባት አንድ ነው ያው ሰዓቱ አንድ ሰዓት ነው። ከዚያ ወደ ስራ እንመለሳለን የምሳ ጊዜ አስፈላጊ እረፍት ነው ይላል። አሁን እንግዲህ ይህንን ቃል ወይንም ይህንን አረፍተ ነገር ስንመለከት ስለ ምሳ ሰዓት ነው ያወራው ወይንም የምሳ ክፍለ ጊዜ ነው ያወራው። ምን ብሏል? በዋነኝነት ያው ምሳ ክፍለ ጊዜ ላይ ምሳ የሚበላበት ሂደት ነው ያለው። በዛ ምሳ በሚበላበት ወቅት ላይ እንግዲህ ከጓደኞቹ ጋር በመሆን አንድ ላይ እንደሚበላ ነው የሚያስረዳው። ሌላው ነገር እንግዲህ እዛ ሰዓት ላይ ወይም የእረፍት ሰዓት ላይ ጓደኞቹ የተለያዩ ነገሮችን እንደሚጫወቱና ሀሳብ እንደሚቀያየሩ ነው የሚነጋገሩት። ያው ከነዛ ነገሮች ውስጥ አንዳንዶቹ ስላጋጠማቸው ነገር ያወራሉ። ሌሎች ደግሞ የተለያዩ ቀልዶችን ይናገራሉ ለማሳቅ ይፈጥራሉ ማለት ነው። እና ይህ ሰዓት በጣም አስፈላጊ ነው ይላል። ያው ምሳ ከመብላት ባለፈ እንግዲህ በጣም ያዝናናል እና ሰዎች ያው ፈታ እንድንል ያደርገናል እያለ ነው። ይህ የምሳ ሰዓት አንድ ሰዓት ብቻ ነው ያለው። ከዛ በኋላ ተመልሰን ወደ ምሳ ወደ ስራ እንመለሳለን ነው የሚለው። ሌላው ደግሞ በተጨማሪ ምንድነው? ያው ምሳ አንዳንድ ጊዜ ከካፍቴሪያ እበላለሁኝ ወይንም ከዛው ገዝቼ እበላለሁ እያለ ነው። እና ያው ዛሬ ግን ከቤት ነው ይዤ የመጣሁት ነው የሚለው። ያው ይህንን ምግብ የምታዘጋጀው እናቱ እንደሆነችና እናቱ እንጀራ እንደምት እንደምጋግርና ወጥም እንደምትሰራ ተናግሯል ማለት ነው። ያው ሁለቱን ነገር አንድ ላይ እንደምትሰራ ነው የተናገረው። ይህ እንግዲህ እንጀራና ወጥ ያለው ነገር ያው የኢትዮጵያ ባህላዊ ምግብ ነው። እና በጣም ብዙዎቻችን እንጠቀመዋለን ያው በቀን ውስጥ ይሄንን ሳንጠቀም አንውልም። በጣም የተለየ አጋጣሚ ከሌለ በስተቀር ብዙ ጊዜ በቀን ውስጥ ተጠቅመን ነው የምንውለው ወይንም እንበላለን። እንግዲህ ይህ እንጀራ በወጥን እንጠቀማለን ለዛም ነው እናቴ እንጀራ በወጥ ትሰራለች ያለው። ያው እንጀራ መጋገር ይባላል ወጥ ደግሞ ለብቻ የሚሰራ ነገር ነው። ስለዚህ ከተለያየ ነገር ይሰራል ወጥም የተለያየ አይነት ስያሜ አላቸው። የውጡን ዝርዝር እዚህ ጋር ለመናገር አልፈለገም። ግን ያው የተለያየ ወጥ ይሰራል ለምሳሌ ከድንች የድንች ወጥ ይሰራል ከምስር ምስርክክ ወጥ ይሰራል ምስርክክ ይባላል። ሌላው ደግሞ ከአተርም ያው አተር ክክ ወጥ ተብሎ ይጠራል ይሰራል ማለት ነው። ከስጋም ስጋ ውጥ ይሰራል። እንደዛ እየተባለ እንግዲህ ሁሉም የራሱ የሆነ የአሰራር ሂደት አለው። እና ያው ይሄ እንጀራ በወጥ የመብላቱ ነገር ኢትዮጵያ ውስጥ በጣም ያው ሁሉም ሰው በሚባል ደረጃ ይህንን ነው የሚበላው የሚመገበውም ያው ሁል ጊዜም የሚመገበው ቢያንስ በቀን ውስጥ ሁለቴ ይበላል ማለት ነው። ከዘጠና በላይ ፐርሰንት በላይ የሚሆነው ህዝብ በቀን ውስጥ ሁለቴ እንጀራ በውጥ ይበላል። ያው ብዙ ጊዜ የማይጠቀመው የቁርስ ሰዓት ላይ ነው እንጀራ ቦጥ የማይጠቀመው እንጂ ምሳና እራትን በጣም አብዛኛው ሰው እንጀራ በወጥ ነው የሚበላው ያው ቁርስ ላይም ይበላል። ግን ያው እንደዛ አይነት አጠቃቀም እንዳለ በአጠቃላይ ይገልጻል ማለት ነው። እዚህ ጋም እና ያው እዚህ ጋ ያው በቃ ስለ ምሳ ሰዓት ያለውና ስለ እረፍት ሰዓት ያለው እንዴት እንደሚያሳልፍ ነው በአጠቃላይ የሚገልጸው እዚህ ጽሁፍ ላይ ያንን ነው የምንረዳው። ያው ምሳውን ከጓደኞቹ ጋር እንደሚበላ አንዳንዴ ከካፌ ከዛው ወስዶ እንደሚበላና አንዳንድ ጊዜ ደግሞ ከቤት እናቱ ሰርታ እንደምትሰጠው ከዛን እዛ ምሳ ሰዓት ላይ ብዙ ጨዋታ

እሺ ያው በመቀጠል እንግዲህ ያለውን ጽሁፍ አነባለሁ ካነበብኩ በኋላ ለማብራራት እሞክራለሁኝ። ምን ይላል ጽሁፉ በስራ ለመጓዝ እየተዘጋጀሁ ነው። ሌላ ከተማ መሄድ አለብኝ ጥቂት ቀናት። እቆያለሁ ስብሰባዎች ተያይዘዋል መዳረሻዬን ማረጋገጥ አለብኝ። ትኬት ተገዝቷል ሆቴል ተይዟል ሻንጣዬን ማሰባሰብ አለብኝ። የንግድ የንግድ ልብሶች ማሸግ አለብኝ። ላፕቶፔም ማምጣት አለብኝ የሰነዶች ቅጂዎችን አዘጋጅቻለሁ። አውሮፕላን ውስጥም መስራት እችላለሁ። አዲስ ቦታ ለማየት እደሰታለሁ በማየት እደሰታለሁ ግን ቤተሰቤ እናፍቃለሁ። የንግድ ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል ነው። እሺ አሁን እንግዲህ ይሄን ይመስላል። ጽሁፉ ወይንም ተናጋሪው የተናገረው ነገር ምንድነው ስለ ጉዞ ነው የተናገረው? እና ለመጓዝ እየተዘጋጀ ነው ከዛን እየተዘጋጀ እያለ ያው ስለ ጉዞው ሁኔታ እያወራ ነው። እንግዲህ ይሄ ሰውዬ የሚጓዘው ለንግድ በንግድ አማካኝነት ያው ለስራ ነው የሚጓዘው። ምንድነው እዚህ ጋር የዘረዘረው ነገር ለዛ እየተዘጋጀ እንዳለና? ምንድነው ልብሶቹን እየከተተ እና የተለያዩ ለስራ የሚያገለግሉትን እቃዎች እየሰበሰበ ነው እየሰበሰብኩ ነው እያለ ነው ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ቅጂዎች እንደሚያስፈልጉትና እነሱን እያዘጋጀ እንደሆነ ይናገራል። ሌላውን ደግሞ የቀረውን ቅጂ አይሎፕራን ውስጥ እያለውም ማዘጋጀት እችላለሁ እያለ ነው። ስለዚህ ያው ብዙ ጊዜ አይሎፕራን የራሱን የሆነ መስመር ከያዘ በኋላ ላፕቶፖችን መክፈት ወይንም ስልክን መክፈት ይቻላል። ያው በዛ ሰዓት ውስጥ እነዚህን ነገሮች መስራት እችላለሁ እያለ ነው። ሌላው ነገር እንግዲህ መዳረሻ ሆቴል ተይዞልኛል እና ያው መዳረሻና ማረፊያዬን ማወቅ አለብኝ ብሎ እየጠየቀ ነው። ያው ብዙ ሰው ይሄን ነገር መጀመሪያ ቀድመን ሳንነሳ ከዚህ የት እንደምናርፍ? ለማወቅ እንፈልጋለን እንደዛም ይኸው ይሰጠናል ማለት ነው። የት እንደምንሄድ ከዛን ከወረድን በኋላ የት እንደምናርፍ? ምን ሆቴል እንደምናርፍ? ያው ይነገረናል የሚሄደው እንግዲህ ይህ ተናጋሪ የሚሄደው ለስራ ምክንያት ነው የስራ ጉዞ ነው። ስለዚህ ያው በስራ ምክንያት እንግዲህ አድካሚ እንደሆነም ነው። የሚያስረዳው ግን አስፈላጊ የሆነ ነገር ነው ይላል። ሌላው እንግዲህ ያው የሚሄድበት ቦታ ወደ አዲስ ከተማ ወይንም ደግሞ ሄዶበት ከዚህ በፊት ሄዶበት ወደ ማያቅ ከተማ ነው። የሚሄደው ስለዚህ ያንን አዲስ ቦታ ወይንም አዲስ ከተማ ለማየት ጓግቷል ማለት ነው። ሁሉም ሰው እንግዲህ አዲስ ቦታ ማየ ማየት በጣም አስደሳች የሆነ ነገር እንደሆነ ነው እየገለጸ ያለው። ሰዎች እንግዲህ ያ ነገር እንደሚያስደስታቸው ይታወቃል ሌሎች ደግሞ የሰነዶች ቅጂዎችን አዘጋጃለሁ ይላል ያው የሰነድ ቅጂ ማለት እንግዲህ የተለያዩ ሰነድ ስንል ውል ሊሆን ይችላል የተለያዩ ደረሰኞች ሊሆኑ ይችላሉ። ብቻ ከዛ ጋር ተያይዞ ከስራ ጋር ተያይዞ ያሉ ማስረጃዎችን ማስተካከል እንደማለት ነው። እና ከዛን ግን ያው ስሄድ ቦታውን ለማየት በጣም እናፍቃለሁ ደስ ይለኛል ይላል። ግን ደግሞ ያው ቤተሰቡን ጥሎ ነው የሚሄደው ስለዚህ ቤተሰቡ ከቤተሰቡ ጋር ሊለያይ ስለሆነ ቤተሰቤን እናፍቃለሁ ይናፍቁኛል ከእነሱ መለየት እያለ ነው። ያም ቢያስደስት ግን ቤተሰብን መለየት ደግሞ ይናፍቃል። ሌላው የንግድ ጉዞ አንዳንድ ጊዜ አድካሚ ነው ይላል። ያው የንግድ ጉዞ አንደኛ ረጅም ጉዞ ልንጓዝ እንችላለን ሁለተኛ ደግሞ ብዙ ዘና ላንልበት እንችላለን ምክንያቱም የተለያዩ የስራው የምንሄድበት አላማ ስላለ እነዛን ነገሮች ማስተካከል ማዘጋጀት ይኖርበታል። ስለዚህ ትንሽ እሱ ነገር ያው የተወሰነ ጭንቀትን ይፈጥራል ያው ዘና አንልም ከጉዞ ጋር አንድ ላይ ሲደመር ያው ድካም ይኖረዋል ማለት ነው። ለዛ ነው አድካሚ ነው የሚባለው። ግን ያው የስራው አንዱ አካል ነው ይህ ነገር ትክክልም ነው ያው ከስራ አንድ አካል ተብሎ ይቆጠራል ማለት ነው። ይሄን ነገር ማድረጉ እና አጠቃላይ ያው ለንግድ ወይንም ለስራ ከአንድ ቦታ ወደ አንድ ቦታ የሚጓዝ ሰው ነው። ስለዚህ ለጉዞ የተለያዩ ነገሮችን እያዘጋጀና በዝግጅት ላይ ያለ ሰው ነው ይህን ነገር የተናገረው ማለት ነው። ይሄን ይመስላል

እሺ እንግዲህ ምን ይላል የተጻፈው ጹሁፍ። ዛሬ ትራፊክ በጣም ይበዛል ከሰአት ለሰአታት ያህል አልተንቀሳቀስነም መኪናዎች ረጅም ወረፋ ፈጥረዋል ሁሉም እየሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ አንዳንዱ ያንገራግራሉ ሌሎች ሙዚቃ ያንጎራጉራሉ ሌሎች ደግሞ ሙዚቃ ያዳምጣሉ እኔ ውጭ እመለከታለሁ ፀሀይ በጣም ታቃጥላለች ሙቀት ይበዛል መዘግየት ያበሳጫል ለስብሰባዬ ዘግ ዘግይቼ እደርሳለሁኝ መልእክት መላክ አለብኝ ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻም ይንቀሳቀሳል ይላል። እንግዲህ ምንድን ነው ይህ ጽሁፍ? የሚጠቅሰው በአጠቃላይ አንድ ወደ ስብሰባ ሊሄድ ያለ ሰው መሃል ላይ እንግዲህ ትራፊክ ይዞት ወይንም ደግሞ በትራፊክ መጨናነቅ ምክንያት የቆመና ከዛ ከስብሰባ እንግዲህ የዘገየ ወይንም ያረፈደ ሰው ነው። ስለዚህ ምንም መንቀሳቀስ አልቻልንም መኪናዎች በሙሉ ተደርድረው ቆመዋል ወይንም ደግሞ በወረፋ ቆመዋል የሚለው ነገር እንግዲህ መኪኖች ተደርድረው ቆመዋል ስለዚህ ማለፍ አልቻልንም የትራፊክ መጨናነቅ አለ። ማለት ያው መንገድ ነፃ አይደለም እያለ ነው። ስለዚህ ወረፋ ፈጥረዋል ነው ሚለው ያው መንገዱ አያሳልፍም በሰልፍ ቆመናል እያለ ነው። ሹፌሮች የተለያየ ነገር ያደርጋሉ ወይንም መኪናውን የሚነዱት ሰዎች ግማሹ ያው እንግዲህ ቁጭ ብሎ ያንጎራጉራሉ ወይንም ደግሞ አንዳንዶቹ ሙዚቃ ይሰማሉ ነው የሚለው ያንጎራጉራሉ ሲል እንግዲህ ይዘፍናሉ እንደማለት ነው። ያው ይሄ ያንጎራጉራሉ የሚለው ቃል እንግዲህ አንዳንድ ጊዜ ያው ዝም ብለን በራሳችን የምንዘፍነው ነገር ማንጎራጎር ይባላል። እና እንደዛ ያንጎራጉራሉ ሌሎቹ ደግሞ ሙዚቃ ከፍተው ያዳምጣሉ ያው ቁጭ ሲሉ መኪና ውስጥ ብዙ ጊዜ ሙዚቃ የመክፈት ወይንም ሬዲዮ የማዳመጥ ነገር ስላለ እንደዛ እንግዲህ ሙዚቃ ከፍተው ያዳምጣሉ። እኔ በውጪ እየተመለከትኩ ነው እና ያው ሰዓቱ የሚገልጸው ይህ ምን ሰዓት ላይ ነው የሚለው እንግዲህ ሰዓቱ ከሰአት መሆኑን ይገልጻል ምክንያቱም ፀሀይ በጣም ታቃጥላለች እያለ ነው ስለዚህ ከሰአት አካባቢ ላይ ነው የሚሆነው ፀሀይ ማቃጠል የምትጀምረው እንግዲህ ከአምስት ሰዓት አንስቶ ነው። ስለዚህ ወደ ከሰአት አካባቢ ላይ ነው ማለት ነው። እንግዲህ ይሄ ሰውዬ ለስብሰባ ለመሄድ ነው እና የስብሰባ ሰዓት እያለፈብኝ ነው እያለ ነው ስለዚህ አርፍዶ ነው ሚደርሰው ማለት ነው። ያው ምንም እንኳን አንዳንዴ እንደዚህ መጨናነቅ መንገድ መጨናነቅ የትራፊክ መጨናነቅ ሲኖር የትም መሄድ አይቻልም ያው አንዳንዶቹ ክላክስ ቢደረግም ምንም የፊተኛው መኪና ስለማይለቅ ወዴትም መሄድ አይቻልም ማለት ነው። ያው ግዴታ መንገዱ ውስጥ እስከሚለቀቅ ድረስ መጠበቅ ነው ያለባቸው እና ያንን ነገር እያስረዳነው ያው በስተመጨረሻ እንግዲህ የትራፊክ መጨናነቅ እንዳጋጠመው ለስብሰባ ላሉት ወይንም ደግሞ ለአለቆቹ መልእክት መላክ አለብኝ እያለ ነው ሊያሳውቃቸው ነው ማለት ነው። እና ይህ ሰው እንግዲህ ስብሰባ እሰበሰባለሁ ብሎ ወጥቶ ግን መንገድ መኪና በጣም ስለተጨናነቀና መንገድ ስላለቀቁለት በሰአቱ መድረስ አልቻለም። ያንን ነገር እያስረዳነው እና እዛ ጋር የተፈጠረውን ነገር እና ሰዎች ወይንም መኪና የሚነዱ ሰዎች ምን እያደረጉ እንደሆነ ያለውን ነገር እየተመለከተ እንደሆነ ያስረዳል። ከዛ በተጨማሪ እንግዲህ ለአለቆቹ የተፈጠረውን ነገር በመልእክት መስጫ ሳጥን ሊልክላቸው ነው ወይንም መልእክት ሊልክ ነው ማለት ነው። ምክንያቱም ሰዓቱ ስለደረሰበት ያው አርፍዶ ስለሚደርስ እዛ ጋ ያው እንግዲህ ከስራ ጋር በተያያዘ የተለያዩ ቅጣቶች ስለሚኖሩ ቀድሞ ለማሳወቅ እየሞከረ ነው ማለት ነው። መልእክት ልጽፍ ነው የትራፊክ መጨናነቅ እንዳጋጠመኝ ወይንም ደግሞ መንገዱ ግልጽ መንገዱ ክፍት እንዳልሆነ ሊጽፍላቸው ነው ማለት ነው። ከዛ እንግዲህ መንገዱ ሲከፈት ይሄዳሉ ወይንም ያ ወረፋ ይቀንሳል ማለት ነው። አንዳንድ ጊዜ እንዲህ ያለ ነገር ይፈጠራል እና ያኔ የተፈጠረውን ነገር እያስረዳነው እና በትዕግስት ትዕግስትን ያስፈልጋል